ከስራ ባለደረቦቼ ጋር ጥሩ ግንኙነት አለ ወይ የሚል ነገር አለ ያው ከስራ ባለደረቦቼ ጋር ጥሩ የሆነ ግንኙነት አለኝ ተግባብቼ ነው ስራዬን የምሰራው በቀልጥፍና ሰራዬን የምሰራው የሚለውን ነገር ማንሳት እፈልጋለሁ በብዙ ነገሮች አንፃር አስራ አራት ድረስ ውጪ ጋር ጥሩ ግንኙነት አለኝ ያን ግንኙነት ለመወጣቅሜ በሰላም በጥሩ ሁኔታ ነው የምሰራው የሚለውን ነገር ማንሳት እፈልጋለሁ እና በብዙ ነገሮች አንፃር ስራ ባልደረቦች ጋር ጥሩ ነገር አለኝ በዛ ድርብ ቤት አስጠቅሜ ነው የምሰራው ግን አሁን ነገር ማንሳት እፈልጋለሁ በብዙ ነገሮች አንፃር ማለት ነው እና ከዛ በኋላ ደግሞ እርግጠኛ በጣም ጥሩ የሆነ ግንኙነት አለኝ ያንን ግንኙነት ተጠቅሜ ደግሞ በጥሩ ሁኔታ አብረን የምሰራባቸው ሁኔታዎችን እንትን እላለሁ አለውና ከስራው አለው በቃ በጣም ብዙ ጊዜ ያለው ያው ባለው ሁኔታ ማለት ነው እና ምክንያቱም ከስራ ባደረገው ጋር ጥሩ ግንኙነት ተፈጠርን ማለት በእያንዳንዱ ስራውን ቀን እያንዳንዱ የምናደርጋቸው ነገሮች እሆናለሁ አይደል ጥሩ የሆነ ውጤት ይኖረናል ብዬ አስባለሁ በብዙ ነገሮች አንፃር ማለት ነው ምክንያቱም እያንዳንዱ ነገር እንደዚህ አይነት ለግል በምናደርግ ጊዜ ምንድነው ዋናው ነገር ጥሩ ግንኙነት አለን ማለት በስራችን ላይ እኛ ባንኖር እንኳን እኛ ድሮዎቻችን ሸፍነው ያንን ስራ ይሰራሉ እና ደግሞ በቅርበታችን ያለ ሰው ማነው የስራ ባልደረባችን ነው እና ከስራ ባልደረባችን ጋር ጥሩ የሆነ ግንኙነት ይኖረን ይገባል የሚለውን ነገር ማንሳት እፈልጋለሁ ከብዙ ነገሮች አንፃር ማለት ነው እና የስራ ባልደረባ በጣም አስፈላጊ እና ወሳኝ ነገር ነው የእለት ተእለት የጥንቅ ስራችን ለመስራት ባለው ለመክነው የምትከናውነው በፈለገበት ጊዜ የለት ተእለት እንቅስቃሴያችንን ያው በአግባቡ መስራት ይኖርብናል ያው እንደሚታወቀው እና ምንድነው በዚህ ውስጥ ደግሞ ከስራ ባልደረቦቼ ጋር ጥሪ የሆነ ግንኙነት አለኝ የሚለውን ነገር ማሳተፍ አትፈልግም ከብዙ ነገሮች አንፃር ጥሩ ነገር ልኝነት አለኝ ያን ጥሩ እኛ ስለው እያሳደኩ እየሄዱኩ ያለሁት የሚለውን ነገር ማንሳት እፈልጋለሁ ከብዙ ነገሮች አንፃር ማለት ነው እና ጥሩ ግንኙነት ደግሞ ለብዙ ነገር ይጠቅማል የሚለው ነገር ማንሳት እፈልጋለሁ ከብዙ ነገሮች አንፃር ማለት ነው እና ይሄ ጥሩነትን ደግሞ ማሳደግ አለብን በየጊዜው እያደገ ሚሄድ ነገር ነው እና በዚህ መልኩህ ከስራ ባለለቦቼ ጋር በጣም ዝርዝር የሚመጣልኝ ያንን ግንኙነት ደግሞ እያሳደኩ ከዛሬ ነገር እያሻልኩ ነው የሚለውን ነገር ማንሳት እፈልጋለሁ ምክንያቱም ነገሮች ያው ብዙ ጊዜ አፍራም የሚቆይ ነገሮች አይደሉም እና የስራ ባልደረቦቻችን በየጊዜው አስባለር የምሰራቸው ሰዎች ናቸው እና ከስራ ጓደኞቻችን ጥሩ ልብ ሲኖረን በጣም መልካም ነው የሚለውን ነገር ማለት አስፈልጋለሁ ከብዙ ነገሮች አንፃር ማለት ነው እና ከስራ ባደረገው ጋር በጣም ጥሩ እውነት አለው ይሄን ማሰብ ላይ ያው በሚገባ ጥሩ ግንኙነት አለኝ የሚለውን ነገር ማንሳት እፈልጋለሁ እና ከስራ ባልደረቦቼ ጋር በጣም ጥሩ ግንኙነቶች አሉኝ እንዴ የሆነ ሰው እያሳደኩ እየሄዱኝ ያለው በስነ ሁኔታ አለ እና አስራ ብር ጋር በጣም ግንኙነት አለኝ የሚለውን ነገር ማለት እፈልጋለው ከብዙ ነገሮች አንፃር ማለት ነው። የስራ ባልደረቦች ጋር በጣም አሪፍ የሆነ የስራ ተነሳሽነት አለኝ የሱም ደግሞ እያሳደኩኝ የመጣሁበት ያለሁበት ሁኔታ አለ የሚለውን ነገር አጽኖት መስጠት እፈልጋለሁ እና አስራ አራት ወልድሮዎቼ ጋር በጣም አርፍ የሆነ ግን ለሳለኝ የሚሆን ነገር አቅም በስተቀር ትፈልጋለች ትሩቅ ቤት ዘርግሮች አንፃር የሰላም ወልደረባ በጣም መስመር ትሩቅ ቤት ነገሮች ነው እንደውም እኔ ያለን ሰው ላይ አስራ ለሰላሳ በልደሮቻችን ገና መስራት ነው የሚታወቀው ማለት ነው እና እነዚህ ስራዎች እንዳለ ከመስራት ከስራ ባልደረቦቻችን ጋር አሪፍ አርገን መስራት ይኖርብናል እና ደግሞ እዛ ባንኖር እንኳን ያንን ቦታ ተክተው የሰላም ኦርትራውቻችን ናቸው ናቸውና የሰላው ወልደቦቻችን ደግሞ አሪፍ ውጤት እንዲመጣ ከተፈለገ የሰራው አለመቼ አትሉም የስራ አካባቢ ውስጥ ጥርጫ ነው ማለት ነው ያ የስራ አካባቢ ወደ አዛ ውጤቱ አእምሮ ተመልክቶ የሚሄደው በጣም ከስራ ባልደረቦቻችን ጋር በጣም መልካም የሆኑ ግንኙነቶችን መፍጠር በእያንዳንዱ ጊዜ አስፈላጊ ነው ወሳኝ ነገር ነው የሚለው ነገር ማንሳት እፈልጋለሁ ከውድድሮች አንፃር ባለሰው ምክንያቱም የስራ ባልደረባ ማለት እያ የምሰራውን ስራ አብሮ ነው የሚደግፈን ባለው ነገር ነው የምትተጋገስ ማለት ነው እና ከዛ አንፃር እንደ እንደሌለንበት ሁኔታ እነሱ በሉበት ሁኔታ እኛ ላይ እነሱ ክፍተት ራሱን ሞልተን የምሰራበት ሁኔታ ነው ያለው አጠቃላይ ስራ ባልደረሶቻችን ጋር በጣም ጥሩ ይሁን ግልምደት አለን ቢለው እንደው ማንሳት እፈልጋለሁ ይወዳሉ ግልምደት ግንኙነት ደግሞ በረባቸው

በእጅ መጻፍ ትወዳለህ የሚል ነገር አለ ያው በእጅ መጻፍ የምንወድበት ሁኔታ አለ አንዳንድ ሰውች ደግሞ በኮምፒውተር መጻፍ እንጂ በእጅ መጻፍ የማይወዱበት ሁኔታ አለ በብዙ ነገሮች አንፃር ማለት ነው። እና እኔ በእጅ መጻፍ በጣም ደስ ይለኛል የምወደውም ነገር ነው የሚለውን ነገር ማንሳት እፈልጋለሁ ከብዙ ነገሮች አንፃር ማለት ነው። እና በእጅ የምጽፍበት ሁኔታ ይኖራል ብዙ ጊዜ በእጅ የምጽፍባቸው ሁኔታወች ደግሞ ሰፊናቸው የሚለውን ነገር አጽንኦት መስጠት እፈልጋለሁ። በእጅ መጻፍ ትወዳለህ ወይ ካልከኝ ያው በሚገባ በእጅ መጻፍ በጣም ነው የምወደው በጣም ደስ የሚለኝ የሚለው ነገር ማንሳት እፈልጋለሁ ከብዙ አንፃር ስናይ በእጅ መጻፍ በጣም ነው የምወደው። በጣም ነው ደስ የሚለኝ የሚለውን ነገር ማንሳት እፈልጋለሁ እና በእጅ መጻፍ? ወይ ካልከኝ አወን በሚገባ ነው የምወደው በሚገባ ነው ደስ የሚለኝ የሚለውን ነገር ማንጻት እፈልጋለሁ ከብዙ ነገሮች አንፃር በእጅ መጻፍን ደስ ደስ ነው የሚለኝ የሚለውን ነገር ማንሳት እፈልጋለሁ። እና በጅ መጻፍ ትወዳለህ ወይ ካልከኛ አወ በሚገባ በእጅ ስጽፍ በጣም ብዙ አመቶች እናሳልፋለን እና እኔ ለምሳሌ በእጄ እየጻፍኩኝ ከአንደኛ ክፍል እስካሁን እስካለሁ በድረስ እየጻፍኩኝ እገኛለሁ። ያው እጃችንን ካስተማሩና ካሳየነው በጅ መጻፍ የማይቻልበት ሁኔታ የለም። እና አብዙኛው ነገሮችን በእጅ እንጽፋለን እና እነዚህ በእንጅ የሚጻፉ ነገሮች ደግሞ በብዙ መልኩ የጻፍን ምን የምንማርበት ሁኔታ አለ እየጻፍን አጫጭር ማስታወሻዎችን የምንወስድበት ሁኔታ አለ በጣም ብዙ ጊዜ የአብዛኛው ስራዎችን የምንሰራው በእጃችን እየጻፍን ነውና። እና በእጅ መጽሐፍ ከምንም ነገር በላይ ነው የሚለውን ነገር ማንሳት እፈልጋለሁ በሚገባ ነው በእጄ የምጽፈው። በእጄ የምጽፈውም በጣም ብዙ ነገሮችን በእጅ የምጽፍበት ሁኔታ አለ የሚለውን ነገር አጽንኦት መስጠት እፈልጋለሁ። እና በእጃችን የምጽፋቸው ነገሮች በጣም ብዙ ናቸው በጣም ሰፊ ናቸው የሚለውን ነገር ማንሳት እፈልጋለሁ ማለት ነው። እና በእጅ መጻፍ ትወዳለህ ካልከኝ አወን በሚገባ በጣም ነው የምወደው የሚለውን ነገር ማንሳት እፈልጋለሁ እና በእጄ መጻፍን በጣም ነው። የሚያስደስተኝ የሚለውን ነገር ማንሳት እፈልጋለሁ እና በእጃችን በጣም ብዙ ነገሮችን የምንጽፍበት ሁኔታ አለው የሚለውን ነገር ማንሳት እፈልጋለሁ ማለት ነው። ብዙ ነገሮች አንፃር እና ብዙ ጊዜ በእጄ መጽሐፍን በጣም ነው የሚያስደስተኝ በጣም ነው ደስ የሚለኝና የምወደው የሚለውንም ነገር አንድ ላይ ማያያዝ እፈልጋለሁ ማለት ነው። እና በእጅ መጻፍ በጣም ደስ የሚል ነገር አለው በጣም የምወደውም ነገር አለው የሚለውም ነገር አንድ ላይ እያይዠ ማንሳት እፈልጋለሁ ማለት ነው። እና በእጃችን ብዙ ጊዜ ምንጽፋቸው በጣም ብዙ ነገሮች አሉ በእጅ ስንጽፍ ማለት የምንጽፍበት ሁኔታ ማለት ነው እና እነኚህ በእጅ የምንጽፍባቸው ነገሮች በጣም ብዙ ነገሮች አሉ እነኚህ እጅ ምንጽፍበት ሁኔታ ደግሞ በጣም የተለያዩ ነገሮችን በእጅ የምንጽፍበት ሁኔታ አለ ማለት ነው። እና በእጃችን የምጽፍባቸው የምጽፋቸው ነገሮች በጣም አስፈላጊ ነገር እና መሰረታዊ ነገር ናቸው እነዚህ በእጅ ምንጽፋቸው ነገሮች ማለት ነው። እና ብዙ ጊዜ በእጃቸው መጽሐፋቸው ነገሮች በጣም ብዙ ነገሮች አሉ እነዚህ ነገሮች በእጃችን የጻፍን ነው እዚህ የደረስነው አሁንም በስራ ላይም እያለሁ ብዙ ነገሮችን በእጄ ነው መጽሐፍ እያንዳንዱ መድሃኒት መጽሐፍ ካለብኝ በእጄ እጽፋለሁ የተለያዩ ስልጠናዎች ካሉ እኔ ስልጠናዎች ለመማር በእጅ እጽፋለሁና። ስልጠና ስልጣን በእጅ መጽሐፍን በጣም ነው የምወደውና በጣም ነው ደስ የሚለኝ ሚለውን ነገር አንድ ላይ ማንሳት እፈልጋለሁ እና በብዙ መልኩ እነኚህ ነገሮች ያስደስቱኛል ደስም ይሉኛል የሚለውን ነገር ማንሳት እፈልጋለሁ እና በጣም በብዙ መልኩ ነው በእንጂ የምንጽፈው ማለት ነው። በምንሰራበት ጊዜ በጣም በብዙ መልኩ በእጂ እንጽፋለን እያንዳንዱን ነገር በእጅ የምጽፍበት ሁኔታ አለ የምጽፈውም ነገር ደግሞ ከዚህ እስከ ዚህ ሚባል ነገር አይደለም በጣም ያንዳንዱን ነገር እንጽፋለን ምክንያቱም የግድ መጻፍ ስላለበት ማለት ነው። እና በጣም ብዙ ነገሮችን በእጅ የምጽፍበት ሁኔታ አለ እያንዳንዱን ነገር በእጃችን እጽፋለን እጅ በእጅ በምንጽፍበት ጊዜ ደግሞ በጣም ብዙ ነገሮችን የምንማርበት እና የምናውቅበት ሁኔታ አለ የሚለውን ነገር በጣም ማንሳት እፈልጋለሁ። እና በእጅ ምናምን ትጽፋለህ ካልከኝ በጣም ብዙ ነገሮችን መጻፍ እፈልጋለሁ ደስም ይለኛል የሚለው ነገር ማንሳት እፈልጋለሁ በብዙ መልኩ በእጅ መጻፍን በጣም ነው እንትን የምለው ማለት ነው። የሚያስደስተኝ የምወደውም ነገር የሚለውን ነገር ማንሳት እፈልጋለሁ እና በእጅ መጻፍም በጣም ነው የምወደው የሚለውን ነገር ማንሳት እፈልጋለሁ ማለት ነው። አጠቃላይና በብዙ መልኩ በእጅ በእጅ መጻፍ መሰረታዊና ጠቃሚ ነገሮች አሉት ብዙ ጊዜ ከመጀመሪያ ትምህርት ተቋማችን ጀምረን እስካሁን እስካለንበት ድረስ በጣም ብዙ ነገሮች ይጽፈናል የተለያዩት ትምህርቶችን ስንማር ነበር ለምሳሌ ቁጥር እንጽፍ ነበር ከአለም አቀፍ ቋንቋ እንግሊዘኛ ስንጽፍ ነበር እንደውም ደግሞ የምንማርበት ቋንቋ የአፍ መፍቻ ቋንቋዎችን ስንጽፍ ነበር እና በጣም ብዙ ነገሮችን ስንጽፍ ነበር ከዚህ እስከዚህ የማይባል በጣም ብዙ ነገሮችን እየጻፍን ነው እየተማርን እዚህ የደረስነው የሚለውን ነገር ማንሳት እፈልጋለሁ ከብዙ ነገሮች አንፃር ማለት ነው። እና በጣም ብዙ ነገሮችን እየጻፈን እዚህ የምንደርስበት ሁኔታ አለ የሚለውን ነገር ማሳት እፈልጋለሁ እና በጣም በብዙ መልኩ በእጅ መጻፍን እወዳለሁ። የሚለውን ነገር ማንሳት እፈልጋለሁ ብዙ መልኩ በእጅም መጻፍን እወዳለሁ ብዙ መጽሐፍ ብዙ ነገሮችንም ጽፌያለሁ በጅ የሚለውን ነገር ማንሳት እፈልጋለሁ። እና ይሄንን ይመስላል እንደ አጠቃላይ በጅ መጽሐፍ ትወዳለህ አዎ የሚገባ እስካሁንም በጅ የጻፍኩኝ ያለሁት የሚለውን ነገር? እንደማጠቃለያ ማንሳት እፈልጋለሁ

በቀን ስንት ሰዓት ስልክ ትጠቀማለህ የሚል ነገር አለ? በቀን ያው እንደሁኔታው የምንጠቀምበት ሰአቶች ይኖራሉ ስልክ በጣም ብዙ ጊዜ የምንጠቀምበት ሁኔታ ይኖራል። እኔም ደግሞ ያው ከስራ ጋር ጎን ለጎን በጣም ብዙ ጊዜ ለመጠቀም እሞክራለሁ ስልኬን ማለት ነው። ምክንያቱም ስልክ በጣም በዚህ ጊዜ በጣም አስፈላጊ ነገር ነው በጣም ብዙ ነገሮችን ለመስራት ምን ያስፈልጋል ስልክ ያስፈልጋል። እና ስልክን በሚገባ ነው የምጠቀመው የሚለውን ነገር ማንሳት እፈልጋለሁ። ከብዙ ነገሮች አንፃር ማለት ነው እና ስልክን በተለያየ ጊዜ በተለያየ ሁኔታ የምጠቀምባቸው ሁኔታዎች አሉ። ብዙ ስልኮችንም ተጠቅሜያለሁ የሚለውን ነገር ማንሳት እፈልጋለሁ እና ለምሳሌ በጣም በብዙ መልኩ ስልክን የምጠቀመው እና እኔ ለማንበብ እጠቀማለሁ ብዙ ጊዜ ማለት ነው። እና በተለይ ትምህርት የሚኖርብኝና ማንበብ በሚኖርብኝ ሰዓት ትምህርትን በብዙ ጊዜ የማጠናበት ሁኔታ አለ። ሳጠና ደግሞ ምንድነው? ስልኬ ላይ በጣም ረጅም ሰዓት አጠፋለሁ የግድ ማጥፋት ይኖርብናል አይደለ ብዙ ሰአቶችን በጥናት ጊዜ በማንበብ ጊዜ ስልካችን ላይ የምንጠፋበት ጊዜ ከአንድ ሰዓት እስከ ሁለት ሰዓት እስከ ሶስት ሰዓት ልናጠፋ እንችላለን ስልካችን ላይ በምናነብበት ጊዜ ማለት ነው። እና ከዛ አንፃር ስናየው ብዙ ነገሮችን ምናነብበት ሁኔታ አለ ማለት ነው። እና እኔም እንደዛው ፈተናና ትምህርት ባለብኝ ሰዓት ብዙ ሰዓትን አነባለሁ የሚለውን ነገር ማንሳት እፈልጋለሁ በጣም ብዙ ነገሮች አነባለሁ። ምክንያቱም የፈተና እና ፈተና በሚኖርበት ጊዜ እያንዳንዱን ነገር በጥልቀት መረዳት መቻል አለብን መንበብ አለብኝ እና ስለዚህ እያንዳንዱን ነገር በጥልቀት አነባለሁ የሚለውን ነገር ማንሳት እፈልጋለሁ። ሲቀጥል ደግሞ ምንድነው? የማነሳው ነገር ብዙ ጊዜ በቀን ስንት ሰዓት ስልክ እጠቀማለሁ የሚለው ሀሳብ ዙሪያ የተለያዩ ማህበራዊ ሚዲያዎች ላይ የምናጠፋው ጊዜ በተለይ ዛሬ ዛሬ በጣም ብዙ ሰአቶችን እያጠፋን እንገኛለን። አይደለ ከተለያዩ ማህበራዊ ሚዲያዎች አንፃር በጣም ብዙ ሰአታችንን እነኚህን ነገሮች ላይ እናጠፋለን ማህበራዊ ሚዲያ ላይ እናጠፋለን እና ይሄ ደግሞ በጣም ከፍተኛ የሆነ ጊዜያችንን እዛ ነገር ላይ የምናጠፋ ሰዓት ለተለያዩ ነገር የምንጋለጥበት ሁኔታ አለ። እና ለምሳሌ አንድ ማህበራዊ አንድ ነገር አያለሁ ብለን ገብተን ሁለት ያው ሃያ ደቂቃ ለማየት ገብተን አንድ ሰዓት ሁለት ሰዓት ሶስት ሰዓት እዛ ማህበራዊ ሚዲያ ላይ የምንቆይበት ሁኔታ አለና ይሄም አንዱ ስልክን የምንጠቀምበት ሁኔታ ወስነን አለማወቃችን እንዲሁ ደግሞ በቃ የሆነ የሚያስደስተን ነገር ካገኘን እዛ ላይ እንትን ቀልጥን መቅረታችን አንዱ ስልካችን ላይ እድንቆይ የሚያደርገን ነገር ነው። እና በጣም በብዙ መልኩ የተለያዩ ማህበራዊ ሚዲያዎች ላይ እቆያለሁ እኔም ምናልባት እኔ ብዙ ጊዜ የምቆየው ዩቲዩብ ላይ በጣም የምቆይበት ሁኔታ አለ በጣም ብዙ ጊዜ ዩቲዩብ ላይ እቆያለሁ። የተለያዩ ነገሮችን እየሰራሁ የተለያዩ ነገሮችን ያ ነበረኩኝ ማለት ነው እና የተለያዩ ትምህርቶች የቪዲዮ ትምህርቶችን እማራለሁ የምስል ቪድዮ የምስል ትምህርቶችን እየተማርኩኝ ዩቲዩብ ላይ በጣም የምቆይበት ሁኔታ አለ ማለት ነው። እና ይሄ ነገር ደግሞ በጣም ረጅም ጊዜ እነኚህን ነገሮች እያከናወንኩ ዩቲዩብ ላይ ልቆይ እችላለሁ። እና ከብዙ ነገሮች አንፃር ስናይ እነኚህ ነገሮች በዛ ትምህርት እንማራለን እዛው ጎን ለጎን እንዲሁ ደግሞ የተለያዩ ነገሮችን እንረዳለን ማለት ነው። እና በዛ በዛ ምክንያት ለምሳሌ በቀን ውስጥ በሰአት አንድ ሰዓት እስከ ሁለት ሰዓት በማህበራዊ ሚዲያ ላይ በዩቲዩብ በምንለው ላይ ለምሳሌ ላጠፋ እችላለሁ ጊዜዬን ማለት ነው። እና በብዙ ነገሮች አንፃር ስናይ እነኚህ ነገሮች በጣም የምናነሳቸው ነገሮች ናቸው። የሚለውን ነገር ማንሳት እፈልጋለሁ እና ዩቲዩብ ላይ ብዙ ጊዜ ብዙ ሰአቴን የማጠፋበት ሁኔታ አለ የሚለውን ነገር ማንሳት እፈልጋለሁ አጽንኦት የምሰጠው ጉዳይ ነው የሚለውንም ነገር ማንሳት እፈልጋለሁ ከብዙ ነገሮች አንፃር ማለት ነው። እና በሌላ አንፃር ደግሞ ምንድነው? የተለያዩ ማህበራዊ ሚዲያዎችን ቴሌግራም ላይ ለምሳሌ በጣም የምጠቀምበት ሁኔታ ቴሌግራም ላይ ላይቭ ወይም ደግሞ ቀጥታ እየገባሁኝ ትምህርትን ቀጥታ ከመምህራን የምማርበት ሁኔታ አለ በዛም ደግሞ ቢያንስ አንድ ሰዓት ጊዜ የማጠፋበት ሁኔታ ይኖራል ማለት ነው። እና እዛ ላይቭ ደግሞ የተለያዩ ነገሮችን ቴሌግራም ላይ የተለያዩ መረጃዎችን ሰበስባለሁ የትምህርት መረጃ የስራ ቦታ ላይ ያለ መረጃ እያንዳንዱን መረጃ ሰበስብና ከዛ በኋላ ነው እንትን የምለው ማለት ነው። እና በጣም በብዙ መልኩ ስናይ እነኚህ መረጃዎች የምንጠቀመበት እንደ ከሰው ወደ ሰው የሚለያይ ቢሆንም በብዙ መልኩ እነኚህ መረጃዎች በእጃችን ላይ ይኖራሉ። እና በብዙ መልኩ በቀን ብዙ ሰዓት እንደምንጠቀም ስልካችን ላይ እንደምናጠፋ ይታወቃል። ሌላም ደግሞ አንዳንድ ሰው ከቀጥታ የድምጽን የምንደዋወልበት ሁኔታ ይኖራል ወይም ደግሞ በቪዲዮ የምናወራበት ሁኔታ ይኖራል። ከሀገር ውስጥ ከሀገር ውጪ ካሉ ሰዎች ጋር ማለት ነው። ቀነኚህ አንፃር ስናነሳ በጣም ብዙ ነገሮች ጋር እንትን አለ የሚለውን ነገር ግን እውነት አለ የሚለውን ነገር ጊዜያችን ላይ ስልካችንን አናጠፋለን የሚለውን ነገር ማንሳት እፈልጋለሁ። ብዙ ጊዜ እኔ አሁን በቀን ስልክ ላይ ምን ያህል ጊዜ ታጠፋለህ? ብለህ ከጠየቅከኝ በጣም ሰፋ ያለ ጊዜ ላጠፋ እችላለሁ ከብዙ ነገሮች አንፃር ማለት ነው። እና አጠቃላይ ግን ምን ይህል ይሆናል ብለህ ገምት ብትለኝ ቢያንስ ከሶስት ሰዓት እስከ ስድስት ሰዓት ስልኬ ላይ ላጠፋ እችላለሁ። በማንበብ ሊሆን ይችላል የተለያዩ ማህበራዊ

በቀጣይ ደግሞ የትኛውን በዓል ትወዳለህ የሚል ሀሳብ አለ? ያው የተለያዩ በዓሎችን እወዳለሁ የተለያዩ በዓላቶች አሉ በሀገራችን የሚከበሩ በዓላቶች እነኚህ በዓላት ወይ ደግሞ በጣም ነው የምወዳቸው። በጣም ልዩ ፍቅር ነው ያለው ለነኚህ በዓላቶች ማለት ነው እና እነኚህን በዓላቶች በአሪፍ ሁኔታ ነው እያከ ማከብረው። በተለይ በጣም ብዙ በዓላቶች አሉ እንደሚታወቀው በኢትዮጵያ ውስጥ ማለት ነው እና። እነኚህ በዐላቶች ሃይማኖታዊ ባህሎች ሊሆኑ ይችላሉ። እንዲሁም ደግሞ መንግስታዊ የሆኑ በዓላት ወይም ደግሞ ህዝባዊ የሆኑ በዓላቶች ይኖራሉ። እነኚህ በዓላቶች የመጀመሪያ በዓላት ምንድነው? የሚያከብራቸው በጣም ብዙ በዓላቶች አሉ ለምሳሌ ሃይማኖታዊ በዓላት ስንል በክርስትና። በዓላቶች የምንላቸው ለምሳሌ የመስቀል በዓል። የገና በዓል የፋሲካ በዓል እንዲሁም ደግሞ የእንቁጣጣሽ በዓል ያው ይከበራል በሁሉም በሁሉም ሃይማኖት በሁሉም ሃይማኖቶች። ዘንድ ማለት ነው እና። እነኚህ በዓላቶች በክርስትና ይከበራሉ በእስልምና ደግሞ የአረፋ የኢድ አል አድሃ እንዲሁ ደግሞ። የረሞዳን ጾም ወቅት በጣም የሚከበሩበት በሀገራችን በብዙ መልኩ የሚከበሩ ሁለት የጾም ወቅቶች ናቸውና በብዛት እነኚህ የጾም ወቅት ላይ ደግሞ በጣም የምንከበሩበት ሁኔታ አለ የሚለውን ነገር። ማንሳት እፈልጋለሁ። እነኚህ ሁለት የበአል ወቅቶች ማለት ነው እና። ከብዙ ነገሮች አንፃር ስናይ እነኚህ የበአል ወቅቶች የምናከብርበት ደግሞ የሚከበሩበት ሁኔታ አለ የሚለውን ነገር ማንሳት እፈልጋለሁ። ከብዙ ነገሮች አንፃር ማለት ነው እና። እነኚህን የበአል ወቅቶች ባግባቡ እንትን ማለት አለብን የሚለውን ነገር። የሚያስደስቱ በዓሎች አሉ የሚለውን ነገር ማንሳት እፈልጋለሁ። እንዲሁም ደግሞ በተለያዩ ኦሮሞ ብሄረሰብ ዘንድ። የ ምንድነው? ምንድነው በዓል አለ። የተለያዩ ፈጣሪን ያመሰግኑበት። አመት መለወጥ የሚያሳይ የኢሬቻ በዓል አለ። እነኚህ በዓላቶች እንዳለ የተለያዩ ሃይማኖታዊ ደግሞ። የተለያዩ እንትን ባህላዊ በዓሎች ናቸው። እነኚህ በዓሎች እና ይሄ ከምወዳቸው በዓሎች አንዱ የመጀመሪያው። የሃይማኖታዊ በዓል ዉስጥ በጣም የምወደው ምንድነው? የ ከልጅነት ጀምሮ እስካሁን አብሮኝ ያለ ትዝታ ያለው የጥምቀት በዓል ነው። ጥምቀት በዓል በውስጤ በጣም ትልቅ ቦታ አለው ልረሳው የማልችለው ትዝታ ነው። ውስጤ ጥሎ ያለው ጥሎ ያለፈው ማለት ነው። በጊዜው በጣም ልዩ ጊዜ ነበረኝ ለጥምቀት በዓል ላይ ነበረኝ። የሚኖረኝ ፍላጎትና ተነሳሽነት ምንም ከዚህ እስከዚህ የማለው ነገር ነበር ጥምቀት ላይ አለኝ። ተነሳሽነት ነበር በብዙ መልኩ ጥምቀት ለኔ በጣም ከምንም ነገር። ላወዳድረው የማልችለው በዓል ነው። የሚለው ነገር ማንሳት እፈልጋለሁ። ምክንያቱም ጥምቀት በጣም በብዙ መልኩ ስናነሳው። በውስጡ ብዙ ነገሮች አብረውት ያለው ነገር ነው ምክንያቱም። ይሄ ይሄ ነው ብለን እንትን የምንለው አይደለም። ደግሞ ነገሮች አንፃር ጥምቀትን እወደዋለሁ ወይንም ደስ የሚለኝ የበአል ነው። ምክንያቱም። ከልጅነቴ ጀምሮ ለአዲስ ልብስ ተገዝቶልን ለአዲስ ጫማ ተገዝቶልን አዲስ አምሮብን። ከዛ በዓሉ ላይ ደግሞ ያሉ ዝማሬዎች አሉ በዓሉ ላይ የሚካሄዱ ዝግጅቶች አሉ እኛም ደግሞ በልጅነታችን ገንዘብም አናገኝም አይደለ። ከዛ በኋላ ገንዘብ እናገኛለን ከዛ ያኔ የምናገኘውን ገንዘብ ደግሞ። በጣም በልዩ ሁኔታ ነው የምንይዘው የሚለውን ነገር ማንሳት እፈልጋለሁ። ከብዙ ነገሮች አንፃር። ገንዘብን አሪፍ ሁኔታ ይዤ ነው የምንቀሳቀሰው የሚለውን ነገር ማንሳት እፈልጋለሁ። እና። ያኔ ደግሞ በጣም ደስ ይላል በጣም ልዩ ስሜት ነበረው ከረሜላው ካፑቹኖ ምኑም በጥምቀት የምንገዛበት ሁኔታ ነበረ ማለት ነው እና። ለኔ ከበዓላቶች ሁሉ ጥምቀት በዓል እስካሁን ድረስ ባለው ሁኔታ በጣም የምወደው በዓል ነው። በጣም ደስ የሚለኝ በዓል ነው። ጥምቀት ሲደርስ። የሆነ ለየት ያለ ስሜት ነው የሚሰማኝ በውስጤ ማለት ልዩ የሆነ ስሜት ነው የሚሰማኝ። ምክንያቱም። ጥምቀት ጊዜ ብዙ ጊዜ በጣም በተለያዩ መልኩ ነው የማሳልፈው ጥምቀት ነው ማለት ነው። ይሄ ነገር ደግሞ ለኔ ትልቅ። ነገር ነው የጣለልኝ የሚለውን ነገር ማንሳት እፈልጋለሁ። ምክንያቱም ጥምቀትን እንድወድ ጥምቀት በዓልን። ልዩ ፍቅር እንዲኖረኝ ያደረጉኝ በጣም ብዙ ነገሮች አሉ። እነኚህ ውስጥም አንዳንዴ አንድ ጊዜ እንደውም ማስታውሰው በቅርብ ጊዜ። ታቦት ወደ ወደ ወደ ማደርያው ወደ ቤቱ ወደ ቤተክርስቲያን በምንመልስበት ጊዜ። የተለያዩ የዳቆይ ልብሶችን የቤተክርስቲያን ልብሶችን ለብሼ በጣም ደስ ያለኝ ጊዜ ነበረና እንግዲህ ያሳለፍኩበት ሁኔታ ነበረ። በብዙ ነገሮች አንፃር ስናይ እነኚህ። በዓላቶች የምንወድበት ምክንያት አለ በጣም ብዙ የምወዳቸው በአላቶችም አሉ የሚለውን ነገር ማንሳት እፈልጋለሁ። ከብዙ ነገሮች አንፃር የምንወዳቸው በዓላቶች ይኖራሉ። እነኚህን የምንወዳቸው በዓላት ወይ ደግሞ በተለያየ መልኩ የተለያየ ጊዜ። የምናሳልፍበት ሁኔታ አለ የሚለውን ነገር ማንሳት እፈልጋለሁ። እና እኔም ከእነኚህ በዓላቶች ውስጥ የምወደውን በዓል በተለያየ ጊዜ ማሳለፍበት ሁኔታ ነው የሚለውን ነገር። ማንሳት እፈልጋለሁ። እና የትኛውን በዓል ነው የምትወደው ትወዳለህ አለ ካልከኝ በጣም ብዙ በዓሎችን። በሚባል መልኩ የምወድበት ሁኔታ አለ የሚያደስተኝ ሁኔታ አለ የሚለውን ነገር ማንሳት እፈልጋለሁ። እና። እነኚህን በዓላቶች ወይ ደግሞ በጥሩ ነገር የምናሳልፍበት ሁኔታ አለ። ከዛ ሲቀጥል ደግሞ የቡሄ በዓልን በጣም ነው የምወደው ማለት። የደብረ ታቦር በዓል። በልጅነቴ ጀምሮ እስካሁን ጠባሳ የጣለብኝ በዓል ነው። ያው በጣም በብዙ መልኩ። የተለያዩ በዓላቶች አሉ እንዲሁም ደግሞ የፋሲካ በዓል በጣም ነው የምወደው በብዙ መልኩ ማለት ነው። ለኔ ትልቅ። ትዝታ ጥሎልኝ ያለፈ በዓል ቢኖር የፋሲካ በዓል ነው የሚለውን ነገር ማንሳት እፈልጋለሁ። ከብዙ ነገሮች

ቀጣይ ደግሞ ከደንበኞች ጋር ትሰራለህ ወይ የሚል ሀሳብ አለ? ከደንበኞቻችን ጋር በጣም ብዙ ጊዜ የምሰራበት ሁኔታ አለ። ምክንያቱም ደንበኛ ማለት ሳንከፍለው የሚያስተዋውቅልን ማለት ነው የኛ የነዳጁ ምንጭ ማለት ነው። በብዙ መልኩ እኛን የሚያስተዋውቅልን በብዙ መልኩ ደንበኞችን የሚያስተዋውቅልን ነገር ቢሆን ደንበኛ ነው ብዙ መልኩ የሚያስተባብርልን የሚሰራልን ነገር ቢኖር ደንበኛችን ነው። እና ከደንበኛችን ጋር በጣም ጥሩ የሆነ ግንኙነት ሊኖረን ይገባል የሚለውን ነገር ማንሳት እፈልጋለሁ። ከብዙ ነገሮች አንፃር ማለት ነው ደንበኞች ጋር ምን ትሰራለህ? ካገኘው ደግሞ እምነቴ ጋር በጣም እሰራለሁ። ለምሳሌ ደንበኛ የምንላቸው የኛን ፍላጎት የኛን አገልግሎት ለማግኘት ወይም ደግሞ እኛ የምንሰራላቸው ነገር ፈልገው እኛ ጋር አብረው የሚሰሩ አብረው የሚመጡ ከእኛ ጋር ጊዜ የሚያሳልፉ ናቸውና። እና ደንበኛ የምንላቸው ከእነኚህ ደንበኞቻችን ጋር ደግሞ ጥሩ ስራ መስራት አለብን። ምክንያቱም ደንበኛ ዛሬ አንድ ደንበኛ አስደስተን ከሸኘን ደንበኛ ደግሞ ሌላ ደንበኛ ዞልን ይመጣል። ሁለት ሶስት ደንበኛ እየተነጋገሩ ይመጣል ያው እንደሚታወቀው ምንድነው? ይሄ ማስታወቂያ መስራት ማለት ይቻላል በቃ እንደ አጠቃላይ እና ከደንበኞቻችን ጋር በጣም ጥሩ የሆነ ግንኙነት ይኖራል። ጥሩ የሆነ ማስታወቂያ ወይም ደግሞ ጥሩ የሆነ አገልግሎትን ሰጣቸው ደግሞ እምነታችን ደግሞ ለእኛ ጥሩ የሆነ ቅርያ የከፈለው ወይም ደግሞ አስደሳች የሆነ ነገር ያደርጉልናል ማለት ነው። እና ይሄ ትልቅ ነገር ነው። ለምሳሌ አንድ ሱቅ የሚሰራ ምንድነው ሰራተኛ ምንድነው? ደንበኞቹን የሚይዝበት የራሱ እውነት ጥበብ አለ የራሱ የሆነ ስልት አለው እና ከነኚህ ስልቶች ውስጥ አንዱ ምንድነው? ለደንበኞች የሚፈልጉትን ነገር ማቅረብ ነው የሚፈልጉትን ነገር በሚፈልጉት አቅም እናቀርብላችኋለን ከዛ በኋላ በሚፈልጉት አቅም እናቀርብላቸው እና ያንን የሚፈልጉትን እቃ ከዛ በኋላ ነው የሚደረገው ያንን የሚያስፈልጋቸውን ነገር ደማዮች ራሳቸውን ይመርጥና ያንን ነገር ይገዛሉ ማለት ነው። ከዛ በኋላ በአሪፍ ጥራት ያለው እቃ አንተን እላችሁ በሸጥንላችሁ እነሱ በዛ እርቃ ከረኩ ነገ ተመልሰው ሌላ ቀን ሊገዙን ይችላሉ ሌሎችን ደግሞ ለመግዛት የሚፈልጉ ሌሎች ሰዎች ካገኙ ሌሎች ሰዎች ደግሞ እንትን ይላሉ ማለት ነው። ሻጥን ሰው ደግሞ እንትን ይላሉ እድሉን ይሰጣሉ ማለት ነው። ከዛ ሄዶ እንደዚህ አይነት እቃ ግዙ አሪፍ ነው ምናምን ብለው እንትን ይላሉ ማለት ነው። ያበረታታሉኝ ወይም ደግሞ ያስተዋወቁልናል ማለት ነው። እኛ አስተዋውቁልን ወይም ደግሞ እኛ ነገር ሁሉ ሳንል ማለት ነው እና በህክምናውም ስናነሳ አንዳንድ ታማኞቻችንን በስነ ስርዓት አክመናቸው አደንናቸው ፈውሰናቸው ደስተኛ ሆኖ በዚህ አገልግሎት ረክተው ወደ ቤታቸው የሚሄዱ ከሆነ ነገም ደግሞ በርካታ ስራቸውን መስራት የሚችሉበት መንገድ አለ ማለት ነው። እና በጥራት በስራት ያለባቸውን ስራ ይሰራሉ ይሄ ደግሞ በጣም ልዩ ያደርገዋል ማለት ነው። እና እነሱ ከህመማቸው መታ መዳናቸውን የሚያዩት ከዛ ከህመማቸው ከደኑ በኋላ ምንም እንትን ሚሉት ነገር የለም። ስለ ገንዘብ የሚያስቡበት ሁኔታ አይኖርም። እና አብዛኛው ትኩራታቸውን የሚያደርጉት ምንድነው? እንደላይ ነው ትግራቸውን ከደንቦች ጋር እኛ ደንበኛ መሆናቸው ነው። እኛ ጋር መጥተው የሚያገኙት ነገር እና የሚያገኙት ደስ የሚል አገልግሎት ካለ ወይም ደግሞ ጥራት ያለው አጋጣሚ የሚያገኙት ከሆነ ነገም እኛ ጋር መጥተው ያንን ጥራት ያለው ልምምድ ማግኘት ይችላሉ ማለት ነው። እና በብዙ መልኩ ስናየው እነኚህ ነገሮች በጣም ወሳኝ ነገር ናቸው የሚለውን ነገር አጽንዋት መስጠት እፈልጋለሁ ማለት ነው። እና ከደንበኞች ጋር ትሰራለህ ካልከኝ አዎ በሚገባ ከደመኞቼ ጋር አሪፍ የሆኑ ስራዎችን እሰራለሁ። በጣም ብዙ ስራዎችንም እየሰራሁ እገኛለሁ አንዱ በተለያዩ ዘርፎች ጋር ደግሞ ካሉት ወይ ጋር ስንተዋወቅ ደግሞ ብዙ መልኩ እንትን ማለት እንችላለን። አብረን መስራት እንችላለን። ምክንያቱም የተለያዩ ደንበኞች ሲኖሩን እንደዛው በዛው ልክ ደግሞ ከደንበኞች የምሰራበት ሁኔታ እየሰፋ ይመጣል እና ያ እየሰፋ ይመጣ ነገር ደግሞ የተሻለ ውጤት እያመጣልን ይሄዳል ማለት ነው። እና ከደንበኞቻችን ጋር በጣም ጥሩ የሆነ መልካም ሲኖረን ውጤታማ እየሆን ደግሞ ውጤትን እየጨመርን የምንሄድበት ሁኔታ አለ። የሚለውን ነገር ማንሳት እፈልጋለሁ። ውጤት የምፈልገው ደግሞ ከሰዎች ጋር በደንብ መስራት መቻል አለብን ከሰዎች ጋር መግባባት አለብን። ከሰውዬ ጋር አሪፍ የሆነ ግንኙነት ይኖረን ይገባል ማለት ነው። እና ከእነኚህ ሰው ጋር አሪፍ የሆነ ግንኙነት ሲኖረን ደግሞ ጥሩ ይሆናል። አገልግሎት ስንሳጥ ደግሞ ደንበኞችን እናፈራለን ማለት ነው። ደምበኞቻችንን ደግሞ እንዴት ነው የምንይዘው የሚለው ደግሞ ወሳኝ ነገር ነው? ደንበኛ ለምሳሌ የማይሆን ነገር የማይሆን ቤት ካሳየን ደምበኞችን ካመናጨክን ደምበኞችን እንትን ችላ ካለን ምናምን ነገር እነኚ ደግሞ ትክክለኛ ያልሆኑ ነገሮች ናቸው ማለት ነው። ቀደም ደሞበኞቻችንም በአግባቡ ማገልገል መቻል አለብን እነሱ የሚፈልጉትን አገልግሎት ማቅረብ መቻል አለብን። ከብዙ ነገሮች አንፃር ማለት ነው። ምክንያቱም ደንበኛ የሚፈልገው ምንድነው አገርግሎት መቅረብ ነው። አገርግሎት የሚፈልገውን ነገር ማግኘት መቻል ሆኖ ደንበኛ የሚያደርገው ማለት ነው። እንጂ እኛ ለምሳሌ ዛሬ የማይረባ ነገር ወይም ደግሞ አንድ ታማኝ ምድር አንድ ታማሚ በቂ የሆነ አልጋ ውስጥ ሳንሰጥም ወደ ቤቱ ቢሸኘው ሳበብ ባይድን ከመሆን ባይፈወስ ነገ እኛ በተመለሰው የሚመጣበት ሁኔታ አይኖርም ማለት ነው። ሌሎች አማራጮችን ይፈልጋል ሌሎች ህክምና ቦታዎችን ያማትራል ማለት ነው። ምክንያቱም ያን የሚፈልገውን ነገር አላገኘም ከእኛ ስለዚህ ደምበኞችን በርካታ ደስ እንዲላችሁ አድርገን መሸኘት ከቻልን ወደ ቤታቸው ማዳን ከቻልን ውጤታማ የሆነ ህክምና ሰጠናችሁ ማለት ነው። ያኔ የኛ ይሆናሉ ማለት ነው

ቀጣይ ደግሞ የድርጅቱን በዓል ትወደዋለህ ወይ የሚል ነገር አለ? የድርጊት በዓል በጣም ነው የምወደው። ምክንያቱም አብዛኛው ድርጊቶቻችን ወይም አቋሞቻችን የራሳቸው የሆነ ባህል አላቸው የራሳቸው የሆነ ልምድ አላቸው። እነኚህ ልምዶች ደግሞ ማዳበር መቻል አለብን ማሳደግ መቻል አለብን የሚለው ነገር ማንሳት አለብኝ ያሉት ከብዙ ነገሮች አንፃር ማለት ነው። እና እነኚህን ለማድረግ ደግሞ እንዴት ነው የምናሳድገው የሚለው ነገር በጣም ወሳኝ ነገር ነው። ምክንያቱም እነኚህ ድርጊት ባህል ምንላቸው ለምሳሌ ሰዓትን ማክበር። ሰዓት ማክበር ለምሳሌ በጣም የድርጅታችን ባህል ነው ማለት ሰዓትን ማክበር አለብን በእያንዳንዱ ጊዜ። ሰዓትን አክብረን መስራት አለብን የሚለውን ነገር ማንሳት እፈልጋለሁ ከብዙ ነገሮች አንፃር ማለት ነው። እና ሰዓትም ማክበር አለብን ጊዜም በአግባቡ መጠቀም መቻል አለብን። ምክንያቱም በእኛ ሙያው ውስጥ አንድ ደቂቃ ዋጋ አላት ለምንሰራው ስራ ማለት ነው። አንድ ደቂቃ ዋጋ አላት በጣም መሰረታዊ ነገር ነው። አንድ ደቂቃ ማለት ነው እና ይሄንን ደቂቃ በአግባቡ መስራት መቻል አለብን ከብዙ ነገሮች አንፃር ስናየው ማለት ነው። እና ይሄን አንድ ደቂቃ በአግባቡ ምንሰራ ከሆነ ደግሞ በጣም ሀሪፍ ነው። የሚለውን ነገር ማንሳት እፈልጋለሁ ከብዙ ነገሮች አንፃር ማለት ነው። እና አንድ ደቂቃውን ያን አንድ ደቂቃ በጥሩ ሁኔታ የምንሰራና ውጤታማ የሆኑ ስራዎችን የምናከናውኑ ከሆነ ከምንም ነገር በላይ ወሳኝ ነው የሚለውን ነገር ማንሳት እፈልጋለሁ። እና በሰአታችን በአግባቡ መጠቀም አንዱ የድርጅታችን ነው ማለት ነው። እና ይሄ ምን በጣም የምወደው ነገር ነው። ምክንያቱም ሰዓትን አክብረ መገኘት አለብን። ይሄ አንዱ ትልቅ ነገር ነው። የሚለውን ነገር ማንሳት ምፈልገው ሲቀጥል ደግሞ። መሰረታዊ የምንላቸው ባህል አሉ የስራ የባለሙያ ባህሎችም አሉ በስራ ላይ ማድረግ ያሉብን ባህሎች አሉ። እንደውም ደግሞ ምንድነው ከነኚህ ነገሮች አሉ? ለታማሚ ጥቅም መስራት አንዱ ድርጊቱ ባህል ነው። ታማሚ ወይም ደግሞ እኛን ጉዳይ የእኛን ጉዳይ። እንትን ለማለት የሚወጡ ባለጉዳዮች ይኖራሉ። እና የነሱ ጭክ መፍታት መቻል ትልቅ ነገር ነው። እንደ አንድ ባለ ጉዳይ ማለት ነው። እና ይሄንን አንድ ራሱ ችግር መፍታት ከብዙ ነገሮች አንፃር ስናየው በጣም ወሳኝ ነገር ነው። የሚለውን ነገር ማንሳት እፈልጋለሁ። እና አንድ ከድርጅቶቻችን ባህል ውስጥ አንዱ ምንድነው ይሄንን ነገር ማከናወን ነው። ወይም ደግሞ ምንድነው ይሄ ድርጅት ባህሉን መውደድ ወይም ደግሞ ማክበር የሚለው ነገር ይወሳል ማለት ነው። እና አንዱ ድርጊት እንደ ድርጅት ሲቋቋም ደግሞ። ለሚፈለገው አገልግሎት ወይ ደግሞ ለምሳሌ ይሄኛው ሆስፒታል እንሆናለን ለዚህ ሆስፒታል በቂ የሆነ ባለሙያ በቂ የሆነ ታማሚዎች መስጠት ያለበት አገልግሎት አለ። ይሄንን አገልግሎት በአግባቡ መስጠት አለበት። የሚለው በጣም ወሳኙና ትልቅ የሆነ ሀሳብ ነው የሚለውን ነገር ማንሳት እፈልጋለሁ። ከብዙ ነገሮች አንፃር ማለት ነው። እና በጣም በብዙ መልኩ ስናነሳው እነኚህ መሰረታዊ የሆኑ ነገሮች ናቸው ማለት ነው እነዚህ ድርጅት ባህል የምንላቸው ነገሮች የምወደውም አንዱ ይሄ ባህል ነው ማለት ነው። እና ሌላ ሌሎች ደግሞ የተለያዩ ባህሎች አሉ የድርጅት ባህሎች የሆኑ በጣም ብዙ ባህሎች አሉና። እነዚህ የድርጅት ባህሎች ደግሞ በብዙ መልኩ የምንወድበት ሁኔታ አንዱ ምንድነው? ግልጽነት እና ሀቀኝነት የሚባሉ ነገሮች አሉ። ግልጽነት እና ሀቀቅኝት የምንለው የምንሰራው ነገር ግልጽ ማስቀመጥ መቻል ያለቡን ነገሮች አሉ። በግልጽነት ማለት ነው። እና ግልጽኝነት ሀቀኝነት የሚለው ሁለቱ አንድ ላይ የሚሄዱ ነገሮች ናቸው። ሀቀኝነት ማለት በሀቀኝነት መስራት ከተማሚው ወይም ደግሞ አላስፈላጊ የሆነ ክፍያ አለማስከፈል አላስፈላጊ የሆነ ወጪ አለማስወጣት አላስፈላጊ የሆነ ዋጋ አለማስከፈል አላስፈላጊ የሆነ ሌሎች ለራሳችን ጥቅም ብለን ተቋምን የሚጎዳ ነገር ማድረግ መቻል የለብንም። እና አንዱ የድርጅቱ ባህል ይሄ ነው የሚለውን ነገር ማንሳት እፈልጋለሁ። በብዙ መልኩ የተለያዩ ባህሎች አሉት። ይሄን ባህሎች ታማኝነት የምናነሳ ታማኝ መሆን አለብን። ለታማሚውም ሊሆን ይችላል ለተቋሙ እራሱ ታማኝ መሆን አለብን። ለምሳሌ የተለያዩ አደራዎች ይሰጡናል የተለያዩ እቃዎችን እንድናወጣና ለታማሚ ወይም ደግሞ ለተጠቃሚ እንድናደርስ የሚደረግበትን ሁኔታ አለ። እንዲሰራጭ የምናደርግበት ሁኔታ አለ። እና ይሄን ለታማሚ እንዲሰራጭ የምናደርግበት ሁኔታ እንዲሰራጭ የምናደርገው መድኃኒቶች አሉ። ደግሞ ሌላ ነገር ሊሆን ይችላል ይሄን ነገር በአግባቡ ለሚመለከተው ቦታ ማከፋፈል መቻል አለብን ማድረስ መቻል አለብን። እና ይሄ ትልቁ የድርጅት ባህል ነው ማለት ነው። እና እሄን የድርጅት ባህል ደግሞ በአግባቡ ስንተ ውጤታማ እንሆናለን ያን ውጤት ደግሞ ማስኬድ የምንችለው አንዱ የድርጅት ባህልም በማዳበር ነው። የሚለውን ነገር ማንሳት እፈልጋለሁ። ከብዙ ነገሮች አንፃር የድርጅትን ባህል ማሳደግ መቻል አለብን የሚለውን ነገር አጽንኦ መስጠት እፈልጋለሁ። እና በብዙ መልኩ የድርጅት ባህሎችን መጠበቅ አለብን። የምንወደውም ይኖራል አንዳንዴ የማንወደውም ሊኖር ይችላል። ነገር ግን ብዙ ጊዜ ድርጅት ባህሎቻችን አክብረን ስራችንን መስራት ይጠበቅብናል። ምክንያቱም ስራ ለእያንዳንዱ ነገር መሰረታዊ ነገር ነው። ለመኖር ስራ መስራት ይኖርብናል። ስንሰራ የምናገኘው ገቢ ነው እኛን ህይወት አቅጣጫ የሚያሲዘው ማለት ነው። እና ከብዙ ነገሮች አንፃር ስናይ እድገታችንን የሚወስነው ድርጅታችን ባለው ቁጥር እኛ የምናድግበት ሁኔታ ስለሚኖር የድርጅታችንን ባህል አክብረን መስራት ይጠበቅብናል። እኔም የድርጅቱን ባህል እንደ አንድ ሰራተኛ በሚገባ ነው የማከብረው። በሚገባ ነው ደስ የሚለኝ የሚለውን ነገር ማንሳት እፈልጋለሁ። ከብዙ ነገሮች አንፃር ስናይ የድርጅቱ ባህል በጣም ነው የምወደው የሚለውን ነገር። ሃሳቡን ሰጥቼ ማንሳት እፈልጋለሁ ማለት ነው። ከብዙ ነገሮች

ሃይማኖታዊ ክብረ በዓል ታከብራለህ የሚል ነገር አለ ሃይማኖታዊ ክብረ በዓል በሚገባ እከብራለሁ የሚለውን ነገር ማንሳት እፈልጋለሁ። ምንድነው ሃይማኖታዊ ክብረ በዓል የምንላቸው ለምሳሌ የተለያየ በየሃይማኖታችን የሚኖሩ። በየአመቱ በየአመቱ ይቻላል በየወሩ ሊሆን ይችላል በየ አመቱ በየወር ሊሆን ይችላል የሚመጡ በዓላቶች አሉና። እነኝህ በዓላቶችን በሚገባ ነው የማከብረው የሚለውን ነገር ማንሳት እፈልጋለሁ። ምክንያቱም ያው ሃይማኖታዊ በዓሎች እንደመሆናቸው መጠን ማክበር ደግሞ የግድ ነው ማለት ነው። ምክንያቱም ማክበር አለብን በእያንዳንዱ ጊዜ ውስጥ ሃይማኖት ደግሞ በተለያየ መልኩ የምናከብርበት ሁኔታ ለሚለው ነገር ማንሳት እፈልጋለሁ። ያው ሃይማኖታችንን እናከብራለን በሚችለው ነገር ሁሉ ማለት ነው። እና በብዙ መልኩ ሃይማኖታዊ የከበሩ ባህሎችን ማክበርበት ሁኔታ አለ የሚለውን ነገር ማንሳት እፈልጋለሁ። እና እነኝህ ሃይማኖታዊ ክብረ ባዕሎችም የሚገባ ነው የማከብረው የሚለው ምንም ነገር አጽንኦት መስጠት እፈልጋለሁ። ከብዙ ነገሮች አንፃር ሃይማኖታዊ ነገሮች ይኖራሉ። እነኛ ሃይማኖታዊ የክብር ባዕሎችን የማከብርበት ሁኔታ አለ የሚለውን ነገር ማንሳት እፈልጋለሁ። ከብዙ ነገሮች አንፃር ማለት ነው። እና ሃይማኖታዊ ክብረ ባዕሎች ደግሞ በጣም በብዙ መልክ ማንሳት የምንችልበት ሁኔታ አለ የተለያየ ማለታዊ ክብር በዓሎች አሉ። እነዚህ የማለታዊ ክብር በዓሎች ደግሞ በብዙ አንፃር ስናያቸው በብዙ የምናክብርበት ሁኔታ አለ የሚለውን ነገር ማንሳት እፈልጋለሁ። እና እነኚህ ሃይማኖታዊ ክበረ ባዕሎች ደግሞ በብዙ መልክ እናከብራችኋለን ማለት ነው። እና እነኝህ ሃይማኖታዊ ክብረ ባህሎች። የተለያዩ ለምሳሌ በቅርብ ጊዜ ያለፉ የአመታዊ የክብረ ባህሎች አሉ። የዚህ የምናነሳ እነኚህ አመታዊ ጥምቀት ከብረባህን ለምሳሌ ብናነሳ። በጣም ብዙ ጊዜ ብናሳልፍበት። ለምሳሌ ከወደ ማታ ሄደን ታቦት የምናወጣበት ከተራ የሚባለው በዓል ጊዜ ለምሳሌ ሄደን አክብረናል። በቃ በጣም አሪፍ የሚል ዝግጅት ነበረ ደስ የሚል ነበረ በጣም ደስ ይላል በብዙ መልኩ ማለት ነው። እና እዛ ጋር የነበሩት ትርጊቶችም መዝሙሮች በጣም ደስ ይሉ ነበረ። ይሄንን የከተራ ባህር ስናከብር ማለት ነው። በጣም ልዩ የሆነ ጊዜ ነበር የነበረን በጣም ደስ የሚል ክብረ በዓል ነበረ። ስናከብር የነበረው እና በጣም ብዙ በዚህ ሃይማኖታዊ ክብረ ባህሎች ደግሞ ይኖራሉ። በየወሩ የሚነክሱ የተለያዩ አድባራትና ሃይማኖታዊ ተቋማት ቤተክርስቲያኖች ንግስ ይነግሳል የተለያዩ የወርሃዊ በዓሎች በሚኖሩ ማለት ነው። በወርሃዊ ውስጥ የአመታዊ ክብረ በዓል ሲኖር ማለት ነው። እና እነዚህ ክብረ በዓል ደግሞ የምናከብርበት ሁኔታ ይላል እግዚአብሔር እንደፈቀደው በጣም በብዙ መልኩ ነው የሃይማኖታዊ ክብረ ባህሎች የምናከብርበት ሁኔታ አለ ማለት ነው። እና በብዙ ነገሮች ስናይ እነኚህ ሃይማኖታዊ የክብረ በዓሎችን ማክበር እንደ አንድ ሃይማኖት አማኝ እንደው እንደ አንድ ሃይማኖተኛ የሚጠበቅ ነገር ነው የሚለውን ነገር ማንሳት እፈልጋለሁ። በብዙ መልኩ በጣም ብዙ ባሎች አሉ ሃይማኖታዊ ባዕሎች እና ሌላ ሃይማኖታዊ ባእሎች ደግሞ ማክበር መቻል አለብን። የግድ እኛ ለመኖር እየኖርንም ቢሆን እነዚህን መሃል ሃይማኖታዊ በአክብሮት ማክበር መቻል አለብን። የግድ ማለት ምክንያቱም በብዙ ነገሮች አንፃር ስናይ እኔ ሃይማኖታዊ ክብረ ባዕሎች። የሚመጡበት ሁኔታ አለ እና የምናከብርበት ሁኔታ አለ እኔን የምናከብረው ደግሞ በተለያየ ጊዜ እና በተለያየ ሁኔታ ነው የምናከብረው ማለት ነው። እነዚህን ሃይማኖታዊ ባህሎች ስናከብር ደግሞ በተለያየ መንገድ የምናከብርበት ሁኔታ ይኖራል። ሁሉም የየራሱ የሆነ ሃይማኖት ይኖረዋል። እና የሁሉም የየራሱ ሃይማኖት በተለያየ መንገድ የሚያክብርበት ሁኔታ አለ የሚለውን ነገር ማንሳት ይፈልጋሉና። ወደ ምሳሌ በእስልምና ምን የረመዳን የጾም ወቅት ሲፈተር ለምሳሌ ሁሉም ወደ መስገጃ ቦታ ሄደው የሚሰግዱበትን ይዘው ሄደው ተሰብስበው አንድ ቦታ የሚሰግዱበት ሁኔታ እንዳለ አይተናል። እና በጣም የሚሰግልበት ሁኔታ አለ ይሄ ምንድነው? አንዱ የሃይማኖታዊ ክብረ ባህልን የሚያከብሩበት መገለጫቸው ነው ማለት ነው። እና በስግደት ፈጣሪን በማመስገን እንት የሚሉበት ሁኔታ አለ የሚለውን ነገር ማንሳት እፈልጋለሁ። እና በብዙ ሁኔታ ሃይማኖታዊ ክብረ ባሎች ኢትዮጵያ ውስጥ ደግሞ አብዛኛው ማህበረሰብ ሃይማኖት ያለው ማህበረሰብ እንደመሆኑ መጠን። ይሄን ሃይማኖት ያለው ማህበረሰብ ደግሞ አመታዊ ክብር በዓል ደግሞ በአግባቡ ማክበር መቻል አለብን ማለት ነው። እና የምናከብርበትም ሁኔታ በተለያየ መልኩ የተለያዩ በዓላቶችን እናከብራለን የተለያዩ ጊዜያቶችን እናከብራለን። እኔ ክብር ባሮች ደግሞ በብዙ መልኩ የምናከብርበት ሁኔታ አለ የሚለውን ነገር ማንሳት እፈልጋለሁ። ከብዙ ነገሮች አንፃር ማለት ነው። እና እኔ ክብረ ባህሎች ደግሞ የሚገባ በአግባቡ ማክበር መቻል አለብን የሚለውን ደግሞ ማንሳት እፈልጋለሁ። አንዳንዴ ሃይማኖት ክብረ ባህል ላይ የሌሎችን ሃይማኖት መንካት የለበትም። በጥንቃቄ የራስን ሃይመኖት እና የራስ ብቻ መራመድ ያስፈልጋል። እና ያው እኛ እንዲቀበልልን ከፈለገን ሌሎችን ሃይማኖት ማክበር እንዳለብን ይታወቃል። እነዚህን ሃይማኖታዊ ክብረ ባህሎች በሚገባ ሌሎችን በማከር የኛም እንዲከበርልን ማድረግ እንችላለን። የእኛ ሃይማኖታዊ ባእል የምናከብርበት ሰፊ ሁኔታ አለ የሚለውን ነገር ማንሳት እፈልጋለሁ። ከብዙ ነገሮች አንፃር እነኝ ሃይማኖታዊ ክብረ ባዕላት በሚገባ ነው የማከብረው የሚለውን ነገር ማንሳት እፈልጋለሁ ማለት ነው። እና እነኛ ማለት ሃይማኖታዊ ክብር ባዕላት በብዙ መልኩ በጣም መሰረታዊና አስፈላጊ ነገር ናቸው። የምለውን ነገር ማንሳት እፈልጋለሁ። ሃይማኖታዊ ክብረ ክብረ ባሎች ደግሞ የሚገባ ነው። የማከብረው እንደሁሉም ነገር አጠቃላይ ማንሳት እፈልጋለሁ። የግድ ሰው ልጅ ያለ ሃይማኖት የሚኖርበት ሁኔታ ብዙ ሃጢያቶችንም የሚሰራበት ሁኔታ ይፈጠር ስለሚችል ሃይማኖት የሰው ላይ መሰረታዊ ነገር ነው የሚለው ነገር ማንሳት እፈልጋለው

እሺ ቀጣይ ደግሞ ደብዳቤ መጻፍ ትወዳለህ ወይ? የሚል ነገር አለ ደብዳቤ መጻፍ በጣም ነው የምወደው የሚለውን ነገር ማንሳት እፈልጋለሁ ምክንያቱም ለተለያየ ጊዜ ደብዳቤ በጣም ብዙ ደብዳቤዎች የጻፍኩበት ሁኔታ ላይ የተለያዩ ሰዎች ደብዳቤን ጽፌያለሁ እና እነዚህ ደብዳቤዎች ደግሞ ለተለያየ ጊዜ በተለያየ ሁኔታ ነው የጻፍኳቸው እና ብዙ ጊዜ ደብዳቤ የምጻፍበት ሁኔታ ደብዳቤ በሚገባ ነው የምጽፈው የሚለውን ነገር ማንሳት ትፈልጋለህ ደብዳቤ ትጽፋለህ ወይ? ካልከኝ በሚገባ ጽፏል ደብዳቤ የሚጻፈው በብዙ መልኩ ከተለያዩ ሰዎች ነው የምንጽፈው ማለት ነው ደብዳቤ እና ለምሳሌ ለተቋም ልንጽፍ እንችላለን እና ለተቋማችን ይሄ ስራ እንትን መልቀቂያ ደብዳቤ ልናስገባ እንችላለን እንዲሁ ደግሞ የእረፍት ደብዳቤ ልናስገባ ይቻላል ወርሃዊ እረፍት ሁሉ እንወስድ ማለት ነው ወርሃዊ እረፍት ፈልገን አመት እረፍት ፈልገን ማለት ነው እና ይሄን እረፍት ለመውሰድ ደብዳቤ አስገብተን እነሆ እረፍት የምንወስደው ማለት ነው እና በብዙ መልኩ እረፍት የምንወስድባቸው ሰፊ ሁኔታዎች አሉ የሚለውን ነገር ማንሳት እፈልጋለሁና እረፍቶቹ ደግሞ ረጅም ሊሆን ይችላል እነዚህ እረፍቶች ወስደን እረፍት የምናደርግበት ሁኔታ አለ የሚለውን ነገር ማንሳት እፈልጋለሁ ከብዙ ነገሮች አንፃር ማለት ነው እና በዛ መንገድ እረፍት የምወስድባቸው ሰፊ ሁኔታዎች አሉ የሚለውንም ነገር ማንሳት እፈልጋለሁ ማለት ነው እና እረፍት በጣም ብዙ ጊዜ የምወስድባቸው የተለያዩ ሁኔታዎች አሉ የሚለውንም ነገር አጽንኦት የምሰጠው ነገር ነው ማለት ነው እና እረፍት ትወስዳለህ ወይ? ካልከኝ አዎ በሚገባ እረፍትን እወስዳለሁ በተለያየ ጊዜ የተለያዩ እረፍቶችንም የምወስድበት ሁኔታ አለ የሚለውን ነገር ማንሳት እፈልጋለሁ ምክንያቱም እረፍት በጣም መሠረታዊና አስፈላጊ ነገር ነው እና ብዙ ደብዳቤ የምጽፍበት ሁኔታ አለ ወ ብድር የመተበት ሁኔታ አለ እና እንደኛ እረፍት ደብዳቤ የምጽፍበት ሁኔታ አለ ማለት ነው እረፍት በመውሰድ እረፍት ለመውሰድ ማለት ነው እና አንዳንዴ ደግሞ የተለያዩ ደብዳቤዎችን ለራሳችን ራሱ የምንጽፍበት ሁኔታ አለ በተለይ ደግሞ እኔ በጣም ደብዳቤ የምጽፈው ብዙ ጊዜ ለራሴ ነው ለራሴ የተለያዩ ደብዳቤዎችን እጽፋለሁ ራሴ ይሄንን እንደዚህ እንደዚህ ይመስለኛል እንደዚህ አድርጌ እንደዚህ ማድረግ አለብኝ እና ይሄንን እንደዚህ እንደዚህ አልፌያለሁ በጣም ብዙ ወጣት ወረዶች አልፌያለሁ ያሉ እንደዚሁ እንደዚሁ ሆኜ ብዬ የምጽፍበት ሁኔታ ይኖራል እና በጣም ብዙ ደብዳቤዎችን የጻፍኩባቸው ሁኔታዎች ነበሩ የሚለውን ነገር ማንሳት እፈልጋለሁ እና ደብዳቤ ለምሳሌ የጻፍኳቸው እስካሁን ደብዳቤዎች ብዙም አይባሉ ደብዳቤዎች ናቸው ጥቂት የምንላቸው ደብዳቤዎችን ነው የጻፍኩት እኔ እስካሁን ማለት ነው የማስተውለው ነገር ምክንያቱም ለቅጥር ወይ ከጻፉት የቅጥር ላይ የጻፉት ነገሮችን በደብዳቤ ውስጥ ሶስት መሰረታዊ ነገሮች ይኖራሉ መግቢያ ላይ ያለ ለምሳሌ እኔ ለቅርብ ሰው ለጓደኛዬ ምን ብሎ ዘመን የጻፍኩ ደብዳቤ አለና ደብዳቤ ድረስ ለቀሌ ቀሌ እኔ የምናፍቅ ማከበር ወንድሜ ብለን ስንቀጥል ደብዳቤውን ማለት ነው ይሄ መግቢያ እንለዋለን መግቢያ እንለዋለን ሀታታ ላይ ስንደርስ ደግሞ የምንፈልገው ጉዳይ አለ ለደወል ለመጻፍ ለደብዳቤ እኔ እንደዚህ ተቸግሬ እንደዚህ እንድትረዳኝ ወይ ደግሞ እንደዚህ እንደዚህ የተፈጠረው ችግሬ ይሄ ነው በዚህ በዚህ መልክ በዚህ በውጣ ወረዳ አልፌ እንደዚህ እንደዚህ አይነት ነገር ላይ ደርሼያለሁ ስለዚህ በምችለው ነገር ምናምን ብለን የምንጽፈው ነገር ሀተታን ነው ምናምን ደግሞ በጣም እንትን አልኩ በጣም አመሰግናለሁ ሀሳቤን ተደርግተን እንደምታግዘኝ ተስፋ አደርጋለሁ ሰላም ሁንልኝ ብለን የምናጠቃልበት የለም ደምደም የምንለው የመጨረሻ ሀሳባችንን የምንቋጭበት ማለት ነው እና እነኚህ ሶስት መሰረታዊ ነገሮች ደብዳቤ መሰረታዊ ነገሮች የምንላቸው ነገሮች ናቸው ማለት ነው እና በዚህ መልክ ነው ደብዳቤ የምንጽፈው በጣም ብዙ ደብዳቤዎችን የምንጽፍበት ሁኔታ ይኖራል ለምሳሌ ለጓደኛ በጣም ለፍቅረኛ የሚጽፉበት ሁኔታ አለና ይህንን በጣም ብዙ ደብዳቤ የሚጻፍበት ምንድነው ለምሳሌ ለጓደኛዬ ለፍቅረኛ በጣም ብዙ ደብዳቤዎች የሚጻፉበት ሁኔታ አለ የሚለውን ነገር ማንሳት እፈልጋለሁ ነገር ደግሞ የሚጻፉት ከልብ በመነጨ ቋንቋ ቃላት ነው የሚጻፉት እና በጣም በብዙ መልኩ ነኝ ደብዳቤዎች የሚጻፉበት ሁኔታ ብዙ ጊዜ አለ የሚለውን ነገርን አጽንኦት መስጠት እፈልጋለሁ በጣም ደብዳቤዎችም ደግሞ የጻፍንበት ሁኔታ አለ የምጽፍበት ሁኔታ አለ የሚለውን ነገር ማንሳት እፈልጋለሁ ከብዙ ነገሮች አንፃር በጣም ብዙ ምንብደቤዎችንም የጻፍኩበት ሁኔታ አለ የሚለውን ነገር ማንሳት እፈልጋለሁ ማለት ነው እና በጣም ወደ ዳብዳቤዎችን ጽፌያለሁ የሚለውንም ነገር ማንሳት እፈልጋለሁ እና መጽሐፍም በጣም እወዳለሁ የሚለውን ነገር ማንሳት እፈልጋለሁ ለምሳሌ ለቅርብ ለራሴ ራሱ የጻፍኳቸው ደብዳቤዎች ሳያቸው ይገርሙኛል አንዳንዴ በጣም ልዩ ሆኖ ደብዳቤዎችን የጣምኩበት ሁኔታ አለ በጣም ልዩ ማለት ነው እና እኔ ደብዳቤዎች በጣም አጠናቀቅ ብዬ አጥኜ የጻፍኳቸው ደዳቢዎች ናቸው ከብዙ ነገሮች አንፃር ሀሳቤን ተበስቤ በጣም አጽንኦት ወስጄ የጻፍኳቸው ደብዳቤዎች ናቸው ከብዙ ነገሮች አንዘርመድና እነኚህን ሀሳቤን ሰብስቤ የጻፍኳቸው ዳግላይዎች በጣም ልዩ ስሜት ይሰጡኛል ደብዳቤዎች ከብዙ ጊዜ አንፃር እነዚህን ደብዳቤዎች ጽፌ የምጻፉበት ሁኔታ በጣም ደስ ይለኛል ተመልሼ ሳነባቸው ራሴን የት እንደነበርኩኝ በምን አይነት ስሜት ውስጥ እንደነበርኩ እንዴት እንዳለፍኩት የሰው ልጅ በምን አይነት ፈተና ውስጥ እንደሚያልፍና ውጤት እንደሚያመጣ የምናይበት ሁኔታ አለና መልኩ በጣም ብዙ ፈተናዎችን ተቋቁመንና አልፈን ነው እዚህ ደረጃ ላይ የምንደርሰው እና በጣም ብዙ ደብዳቤዎችንም የምንጽፈው በዚህ ነገር ነው የሚለውን ነገር ማንጻት እፈልጋለሁ እንደ አጠቃላይ ደውዳቤ መጽሐፍ በጣም ነው የምወደው

ቀጣይ ደግሞ ማታ ከስራ ቦኋላ ምን ታደርጋለህ? የሚል ነገር አለ ማታ ከስራ ቦኋላ በጣም የተለያዩ ነገሮችን አደርጋለሁ። ለምሳሌ ማታ ጊዜ አሁን አሁን ባለሁበት ሁኔታ ለምሳሌ ጡዋት ስራ እንገባና ሁለት ሰዓት ተኩል እስከ ስድስት ሰዓት ተኩል ከሰባት ሰዓት ተኩል እስከ አስራ አንድ ሰዓት ተኩል ስራ ላይ የምንቆይበት ሁኔታ አለ እና እዚህ ስራ ላይ በምንቆይበት ሁኔታ የተለያዩ ስራዎችን ስንሰራ የምንቆይበት ሁኔታ አለ የተለያዩ ስራዎች ስራዎችን እንሰራለን እና እዚህ ስራ ላይ በምንቆይበት ሁኔታ አስራ አንድ ሰዓት ተኩል ከስራ እንመለስና ወደ ቤት እንገባለን ከዛ ከስራ ቦኋላ የሚባለው ያ ሰዓት ነው እና ከዛ ቦኋላ የመጀመሪያ ስራዬ የቤት መጥቼ አረፍ የምልበት ሁኔታ አለ ከዛ ደግሞ ግሬ መሸሸ ግሬን ብታጠብበት አለ ንጽህና የምትጠብቀበት ሁኔታ አለ ማለት ነው እና እግሬን እጣጥባለሁ እግሬን ንጽህና እጠብቃለሁ ፏ አላለው ጽድት ብዬ ራሴን ጤናዬን የምጠብቅባቸው ነገሮች አመቻቻለሁ ማለት ነው። መጀመሪያ ተግባራዊ የሚሆነው ምንድነው ንጽህናዬን መጠበቅ ወይም ደግሞ እግሬን የምታጠብበት ብቻ ፊቴን መታጠብ ካለብኝ የምታጠብበት ሁኔታ ለመጀመሪያ ስራዬ እሱ ነው ከዛ ልብሴን እቀይራለሁ ልብሴን ቀይሬ ምናልባት አንዳንድ ሙዚቃዎች ላይ እችላለሁ ፊልሞች ላይ እችላለሁ ራሴን ዘና አደርግና ከዛ ምንድነው የማደርገው ምናልባት ልብሶች ምናምን ይኖራሉ አይደለ አንዳንዴ ማን ማየት የማይታጠቡ ያልታጠቡ ልብሶች ይኖሩናል እና እኛ ያልታጠቡ ልብስ የሚኖሩ ኖሮ ጊዜ ይሄን ያልታጠቡ ልብሶች ደግሞ እንትን እላለሁ ማለት ነው። እመጣና እንግዲህ ይሄ ያልታጠበው ልብሶች ደግሞ አዘጋጅቼ አጥባለሁ ማለት ነው እና ከዛ ቦኋላ አጥቼ አሪፍ አድርጌ አጥባለሁ ከዛ ቦኋላ ካጠብኩ ቦኋላ ደግሞ ምን አደርጋለሁ? ሁኔታ እሰጣለሁ ማለት ነው ያጠብኩትን ልብስ እና በብዙ መልክ የመጀመሪያ ስራዬን ለብስ ማጠብ ወንጌል ልብሶቼ ካደፉብኝ ከዛ ቦኋላ ያደፈው ልብሴን አጥብና እሰጠዋለሁ ማለት ነው ፀሀይ ላይ ለፀሀይ እሰጠዋለሁ ለዝናብ ለእንደርቅልኝ የሆነ ማስቅያ ማስቅያ ያደረጉት ያለው ማታም ቢሆን ማለት ነው እና ከዛ ሲቀጥል ደግሞ የማደርገው ነገር ምንድነው ያው ምግብ አለ አይደለ መቼም ሁላችንም እኔ እንደ ወንድ ላጤ ምግብ እንሰራበት ረጅም ጊዜ የምናጠፋው ምግብ በመስራት ነውና ምግብ የምሰራበት ረጅም ጊዜ አለ። እዛ ምግቤን አዘጋጃለሁ ሽንኩርቴን ከትፌ የምሰራውን ምግብ አንቁላልም ሆነ ፍርፍርም ሆነ ወጥም ሆነ አሰራና እንጀራዬን ገዝቼ ቁጭ እላለሁ ከዛ ቦኋላ የማደርገው ነገር የሚያዘጋጀሁትን ምግብ በአካባቡ እመገባለሁ ማለት ነው ከዛ አሪፍ አድርጌ ምግብና የሰራሁትን መግብ ጨረስኩኝ ቦኋላ አሪፍ አድርጌ እመገባለሁ ከዛ ቦኋላ ከተመገብኩ ቦኋላ የተመገብኩበትን እቃ በአግባቡ አጥብና ጽድት አድርጌ ለነገ ደግሞ አስቀምጥና ከዛ ቦኋላ ወደ ቀጣይ እርምጃ እሄዳለሁ ማለት ነው ቀጣይ ላይ አሁን የማደርገው ነገር ምንድነው? ያው እንትን ካልኩኝ ቦኋላ ንጽህናው ካጠበኩ ቦኋላ ጋር ይለብስ ከዛ በኋላ ምናልባት ማንበብ ሊሞርብኝ ይችላል ሊያወጣ በትምህርት ላይ ከሆንኩኝ በሚገባ ነበር አለው አይደለ ቅድም አንብቤ ነው የምለውብናል ያው ትምህርት ላይ ከሆንን ያንን ትምህርት በአግባቡ አነባለሁ ማንበብ ያለብኝና ያለብኝ ክፍተት እንዳለ ቁጭ ብዬ አነባለሁ ማለት ነው። ከዛ እማራለሁ እያንዳንዱን ነገር ምንድነው ያለፍኩት ምንድነው የተፈጠረው ምንድነው ነገር ምን እየተማርኩ ነበር ምንድነው ያወቅኩት ምንድነው ያለብኝ ከፍተት የሚለውን ነገር እያንዳንዷን ነገር አነባለሁ ቁጭ ብዬ ባለችኝ ታይም ባለችኝ ሰዓት ማለት ነው እና በዚህ ሰዓት ውስጥ ያለብኝን ክፍተት እንዳለ ለመድፈን በየቀኑ ተግባራዊ የማደርገው ተግባራዊ ማለት ነው እና ማታ ላይ የሚገባ ከስራ ሰዓት ቦኋላ አነባለሁ ማለት ነው። ከዛ ቦኋላ አንብቤ የተለያዩ ነገሮችን ካነበብኩ ቦኋላ ምናልባት ቀጣይ እርምጃዬ ሊሆን የሚችለው ሻይ ልጠጣ እችላለሁ በዛ ሰዓት ሻይ አፈላለሁ ማለት ነው እያነበብኩ ያው ወይ ቡና ወይ ሻይ የግድ እናፈላለን አይደለም ማጠናት እንዲመቸን ከዛ ቦኋላ ቡናዬ ህግ አጎነጫለሁ በደንብ ብዙ ሚጠና ከሆነ ቡናዬን ጠጣለሁ። ከዛ ቡናዬን ከጠጣሁ ቦኋላ ደግሞ እረፍት እያደረኩኝ ወደ ማንበቤ ነው የምቀጥለው ማለት ነው እና ከዛ አንብቤ አሪፍ አድርጌ አነብና ጥናቴን ቀጥዬ ከዛ ቦኋላ ወደ አልጋዬ ነው የምሄደው ማለትነው ወደ መተኛት ነው ጊዜ የምንሄደው ከቻልኩ መዝሙር ከፍታለሁ ካልሆነም ደግሞ ልብሴና አውልቄ ጥቅል ብዬ የምተኛበት ሁኔታ ነው የሚበዛው ማለት ነው ከዛ ቦኋላ ጠቅለል ብዬ የምተኛት ነው የሚለው ቀጣይ እርምጃዬ ማለት ነው ከብዙ ነገሮች አንፃር ስናይ በዚህ መልክ ነው። የምሄደው የምለውን ነገር ምሽቴን የማሳልፈው በዚህ መልኩ ነው አንዳንዴ ምናልባት የሚደብረኝ ጊዜ ካለ ማታ ላይ የተለያዩ ፊልሞችን ላይ አችላለው ቁጭ ብዬ ትምህርቶችን ልወስድ እችላለሁ ከፊልሙ በማየት በዛው መልኩ አሪፍ የሆኑ ፊልሞችን የማየበት ሁኔታ አለ ማለት ነው እና አሪፍ ፊልም የማየበት አያለሁ ማለት ነው ይሄን ፊልም አሪፍ አድርጌ የምመለከትበት ሰፊ እድል አለ ያንን ፊልም ላይ እችላለሁ ማለት ነው። ማታ ላይ አብዛኛው ጊዜ እነዚህ ነገሮች በማድረግ ራሴን ዘና ላደርግ እችላለሁ ምክንያቱም ያው መጨናነቅ ብዙ የሚያመጣው ለውጥ የለም እና በተቻለ ቅንዘና በማለት ጊዜያችንን አሳልፋለሁ ምክንያቱም ያው ተጨናነቅን መጨናነቅን መቀየር የማንችላቸው ነገሮች አሉና ከዛ ቦኋላ ማታ ላይ ይሄው ፊልም ላይ እችላለሁ እና ቅድም ያነሷቸውን ተግባራት በማከናወን ምሽቴን አሳልፋለሁ ማለት ነው ማታ

ቀጣይ ጥያቄ ደግሞ በመስመር ላይ ሙዚቃ ትሰማለህ?" የሚል ነገር አለ። ያው ሙዚቃ በጣም አዳምጣለሁ። በጣም አዳማጭ ነኝ የሚለውን ነገር ማንሳት እፈልጋለሁ። ሙዚቃ በጣም ነው የምወደው የሚለውን ነገር ማንሳት እፈልጋለሁ። እና "ሙዚቃ በመስመር ላይ ትሰማለህ ወይ?" በሚለው ሀሳብ ዙሪያ አዎ በሚገባ ሙዚቃ በጣም ነው የምወደው። ሙዚቃ በጣም ነው የምሰማው እና እያንዳንዷን ነገር በመስመር ላይ ነው የምሰማው የሚለውን ነገር ማንሳት እፈልጋለሁ። ምክንያቱም ሙዚቃ በጣም ልዩ የሆነ ነገር ነው ብዬ አስባለሁ። በብዙ ነገሮች አንፃር ስናየው ሙዚቃ በሚገባ ነው የምሰማው የሚለውን ነገር ማንሳት እፈልጋለሁ። እና ሙዚቃ ቋንቋ ነው። ሙዚቃ የማይነገር ቅኔ ያለበት ከሰዎች ለሰዎች በቀላሉ ሀሳባችንን ልናስተላልፍበት የምንችለው ሰፊ የሆነ መድረክ ነው የሚለውን ነገር ማንሳት ትፈልጋለሁ። እና ሙዚቃ በጣም ብዙ ጊዜ ነው የምሰማው የሚለውን ነገር ማንሳት እፈልጋለሁ። ሙዚቃ በጣም ነው የምወደው። ሙዚቃ በጣም ነው ደስ የሚለኝ የሚለውን ነገር ማንሳት እፈልጋለሁ። ከብዙ ነገሮች አንፃር ስናይ ሙዚቃ በሚገባ ነው የምሰማው የሚለውን ነገር ማንሳት እፈልጋለሁ። በጣም ነው በመስመር ላይ አንድ በአንድ ነው የምሰማው። ምንድነው ሙዚቃ እኔ በጣም የምሰማበት ምክንያት ውስጤ ያለውን ጩኸት፣ ውስጤ ያለውን ጉዳት፣ ውስጤ ያለውን ብስጭት፣ ውስጤ ያለውን ሀዘን፣ ውስጥ ያለውን ደስታ በቃ አለ አይደል ሙዚቃ ሁሉ ነገር ነው የምንጥልበት ማለት ነው። እና ሙዚቃ ላይ በጣም ብዙ ጊዜ የማዳምጥበት ምክንያቴም አንዱ ትልቁ ምክንያቴ ይሄን ሙዚቃን በጣም መስማት እፈልጋለሁ። እና ሙዚቃን እንደዛ ነው በጣም የማዳምጠው ማለት ነው። እና በጣም ነው ሙዚቃን የምወደው የሚለውን ነገር ማንሳት እፈልጋለሁ። ውስጤ ነው በቃ ሙዚቃ ከምንም ነገር በላይ እና ብዙ ጊዜ የማዳምጥበት ሁኔታ አለ የሚለውን ነገር ማንሳት እፈልጋለሁ። ከብዙ ነገሮች አንፃር ስናየው ስለ ሙዚቃ በጣም ነው የምወደው። በጣም ነው የሚመቸኝ የሚለውን ነገር ማንሳት እፈልጋለሁ። እና "ሙዚቃ ትሰማለህ ወይ?" ላለኝ አዎ በሚገባ እሰማለሁ በሚገባ ደስ ነው የሚለኝ የሚለውን ነገር ማንሳት እፈልጋለሁ። እና በጣም ሙዚቃ በመስመር ላይ ታዳምጣለ ወይ ካልከኝ አዎ በሚገባ አዳምጣለሁ። በመስመር ላይ የሚለውን ነገር ማንሳት እፈልጋለሁ። ምክንያቱም ሙዚቃ ብዙ ጊዜ የምናዳምጥበት ሁኔታ ይኖራል። እና ምንድነው የምናዳምጠው ሰዎች በዛ ውስጥ ራሳችንን የምናገኝ ይመስለናል። የኛን ስሜት አሰምተው የኛን ስሜት ሰምተው ያንን ነገር እንትን ያሉ ሀሳባቸውን የገለፁበት መስሎ ነው የሚሰማኝ እኔ። ሙዚቃ በምሰማ ጊዜ ማለት ነው እና በጣም በብዙ መልኩ ሙዚቃን ስሰማ ውስጤ እንትን የሚለው ነገር እነኚህ ሰዎች ይሄንን ሙዚቃ ሰምተው የኔን ስሜት ተረድተው ጻፉት ወይም ደግሞ የኔን ስሜት ሰምተው ያንን የሙዚቃ የለቀቁልኝ ወይም ያሰሙኝ አይነት ነገር ነው የሚሰማኝ። እና በጣም ነው ሙዚቃ ውስጤን የሚነካው። በጣም በብዙ መልኩ ማለት ነው። አንድአንድ ሙዚቃዎች ደስ የሚሉ ነገሮች አሉ። እያንዳንዱ በመስመር ስሰማው ግጥሙን፣ ዜማውን ስንሰማው የድምጹንም ትራኩን ስሰማው በጣም ደስ የሚል ስሜት ነው የሚፈጥረው በብዙ መልኩ እና ነው ሙዚቃ ማለት ነው። እና ሙዚቃ መዝናኛነት ብቻ አይደለም። የገጠሙን ሀሳብ ራሱ ውስጣችንን የሚገዛ ነገር ይኖራል። አንድአንዴ በጣም በተለይ በጣም ብዙ ጊዜ የተዘፈኑ ሙዚቃዎችን ስናነሳ በፍቅር ላይ የተዘፈኑ ዘፈኖች ናቸው። ፍቅር ምን ያህል ክብደት እንዳለው ፍቅር ምን ያህል ሐያል እንደሆነ ፍቅር ምን ያህል ትልቅ ነገር ዋጋ ልንከፍልልለት የሚገባ ነገር እንደሆነ የምንረዳው። የፍቅርን ሐያልነት ስንረዳ ነው ፍቅርን ትልቅነት ስንረዳ ነው እና በጣም ስለ ፍቅር ሳነሳ በጣም ብዙ ነገሮችን ነው እንትን እምለው ማለት ነው። እና በጣም ስለ ፍቅር ያለኝ ነገር በጣም ይለያል በቃ። ከዚህ እስከዚህ የምለው ነገር የለም ስለ ፍቅር አንስቼ የምጨርሰው ነገር አይደለም። በጣም ብዙ ነገሮች ናቸው። ስለ ፍቅር ያለኝ አመለካከት ስለ ፍቅር ያለኝ ቦታ በጣም ይለያል ብዬ ነው የማስበው። እና ከብዙ ነገሮች አንፃር ስናይ እኔ ፍቅር ስለ ፍቅር ሙዚቃ የተፃፉ በጣም ሙዚቃዎችን አዳምጣለሁ። አንድ በአንድ ስለ ፍቅር የተዘፈኑ ሙዚቃዎችን በጣም እሰማለሁ። እና በሌላ መልኩ ሙዚቃ ስለዚህ ብቻ አይደለም። የሰውን ልጅ ውስጥን ጩኸት ራሱ የሚገልጽበት ነገር አንዱ ትልቁ ነገር ሙዚቃ ነው። አንድ ሁለት ብለን የምናነሳ በጣም ብዙ ሙዚቃዎች አሉ እነዚህ ሙዚቃዎች በጣም የምንሰማቸው ውስጣችንን ሊያሞቁ የሚችሉ። የውስጣችንን ስሜት ሊገልጹ የሚችሉ። የውስጣችንን መረበሽ የሚገልጹልን። የውስጣችንን ሁሉ ነገር በቃ ማለት እንችላለን እንደምንፈልገው አይነት ነገር አለ። እና መዝናኛም ናቸው። አንድአንዴ ለምሳሌ ለምሳሌ ሰው እያለቀሰ ጭፈራ አለ እንዴ? የለም አይደለም? ሰው እየጨፈረ እየተደሰተ እየዘፈነ ነው የሚጨፍረው እንጂ እያለቀሰ መቼም አይደንስም ወይ ደግሞ አይጨፍርም አይስቅም። እና ሙዚቃ ሲሆን ግን ደስታ ነው በቃ። ሀሴት ነው ፍስሃ ነው የምናደርገው ማለት ነው። በብዙ መልኩ በቃ ደስ የሚል ጊዜ ነው የምናሳልፈው በሙዚቃ ጊዜ። እና በብዙ መልኩ ስናነሳው ሙዚቃ አንድ ነው ሁለት ነው የምንለው ነገር አይደለም። በጣም በብዙ መልኩ ሙዚቃ ይሄ ነው ይሄ ነው ሳንል በጣም ብዙ ጥልቅ የሆነ ሀሳብ የሚተላለፍበት፣ በጣም ደስ የሚል ጊዜ የምናሳልፍበት እንዲሁም ደግሞ ምንም ቋንቋ ይሁን ሙዚቃ ድምፁን ብቻ ሰምተንና ምቱን ሰምተን ውዝዋዜ ልንፈጥርበት የምንችልበት ሁኔታ አለ ሙዚቃ ማለት ነው። እና በጣም በብዙ መልኩ ስናነሳ ስለ ሙዚቃ ከዚህ እስከዚህ የምንለው ነገር አይደለም። በጣም ሰፊ ነገሮች አሉት ሙዚቃ ላይ ማለት ነው። እና ሙዚቃ በጣም ነው የምወደው የሚለውን ነገር ማንሳት እፈልጋለሁ። በጣም ጠቃሚ ነገር ነው። የሚለውንም ማንሳት እፈልጋለሁ በብዙ ነገሮች አንፃር ስናየው ሙዚቃ በጣም አስፈላጊ ነገር ነው የሚለውንም ነገር ማንሳት እፈልጋለሁ ማለት ነው።

ቀጣይ ደግሞ ስራ አድካሚ ነው የሚል ነገር አለ ስራ ያው ይለያያል ከሰው ወደ ሰው የሚለያይበት ሁኔታ አለ ከሰዎች ወደ ሰው የሚለያዩበት ሁኔታዎች አሉ። እና ስራ አድካሚ ነው የሚል ሀሳብ አለ እና ብዙ ጊዜ ስራ አድካሚም ሊሆን ይችላል ቀላል ሊሆን ይችላል በቡ የተለያየ አይነት ነው የሰው ልጅ የስራ ሁኔታው ማለት ነው። እና ከብዙ ነገሮች ስና አንፃር ስናይ ስራችን አድካሚ የሚሆንበት ሁኔታ አለ። ሥራችንም ቀላል የሚሆንበት ሁኔታ ይኖራል ግን እንደየሙያችን እንደየተማርንበት ዘርፍ ይለያያል የሙያችን ማለት ነው። እና ከዛ ሙያ አንፃር በጣም አድካሚም ቀላልም ስራ ይኖራል ማለት እችላለሁ። እና ነገር ግን የስራ ቀላል አለው ብዬ አላስብም። ምንም ቀላል ቢሆን ዋጋ የሚያስከፍልና ከበድ ያሉ ስራዎች ናቸው ብዙ ጊዜ የሚበዙት ብዬ አስባለሁ። እና እኔ ስለዚህ ስራ ሳነሳ አሁን ስራ አድካሚ ነው ወይ ካልከኝ ስራዬ የሚያደክምበት ሁኔታ አለ። ብዙ ጊዜ የሚያደክመኝ ስራዎች አሉኝ ለምሳሌ በቅርብ ጊዜ ግብርና ላይ ነበርኩኝ። እና የግብርና ስራ ደግሞ በጣም አድካሚ ነው በጣም ማለት ነው ከሚገለጸው ከምገልጸው በላይ አሁንም እንደዚህ በቃላት ከማወራው በላይ። በጣም አድካሚና አልፊ ፍጋት ያለበት በጣም እንዴት በቃ በቃላት ልገልጸው የማልችለው ችግር እና ስቃይ ያለበት ነገር ነው ብዬ ነው የማስበው። በቃ በጣም አስቸጋሪ ጊዜ ነበር ያሳለፍኩት። በጣም ማለት ነው እኔ እንዲህ እንጃ አላውቅም አድካሚነት ከማይገልጸው ወደ ስቃይ የሚለው ነገር ይገልጽው ይሆን በቃ ስቃይ ማለት እንችላለን። በቃ ምን ያህል ርቀት እንደተጓዝኩ ምን ያህል ርቀት እንደሄድኩኝ ሳስበው በጣም ለራሴ ራሱ አሁን እላለሁ። አሁን እዚህ ጋ ሆኜ ራሱ ይደክመኛል ሳስበው በቃ ሁሉ ነገር ነው የሚዘገንነኝ እና። በጣም አድካሚ ነገር ነበር በአብዛኛው ነገር እኛ አካባቢ ላይ ግብርና የሚሰራው በሰው ጉልበት ነው። ምንም የማሽን እገዛ የለም ወይ ደግሞ የተለያዩ ቴክኖሎጂዎች የሉም። እያንዳንዱን ነገር በሰው ጉልበት ነው የምንሰራው እና ያንን በሰው ጉልበት የምንሰራው ነገር እያንዳንዱን ነገር በጉልበታችን በእጃችን ነበር ስንሰራ የነበረው። እና ያ ደግሞ በጣም ዋጋ የሚያስከፍል ከሰውነት ተራ የሚያወጣ ነው። በቃ በጣም የሚጎዳ ጉስቁልቁል የሚያደርግ ነገር ነው ብዬ ነው የማስበው። ግብርና ማለት ነው። እና በብዙ መልክ ግብርናን በጣም የፈተነኝ እና ተግዳሮት ያየሁበት በጣም የተፈተንኩበት ነው ብዬ ነው የማስበው። ግብርናን ማለት ነው። እንደዚህ እንደማወራው ቀላል ነው ብዬ አይደለም። እና በጣም አድካሚ ዋጋ የሚያስከፍልና አሰልቺ የሆነ ሙያ ዘርፍ ቢኖር የግብርና ስራ ነው። እና በብዙ መልክ ስለ ግብርና ሳነሳ በጣም አድካሚ እና አሰልች መሆኑን ነው የሚታየኝ ማለት ነው። ቀድሞ የሚታየኝ እሱ ነገር ነው በጣም በብዙ መልክ ግብርና የሚፈትን ስራ ነው። በጣም በብዙ የሚያደከም ስራ ነው። እና ያንን የግብርና ጊዜ በጣም አድካሚ የነበረኝ ጊዜ ነበረ። በጣም አሰልች የነበረኝ ጊዜ ነበረ። እርሻ በእርሻ የሚታየው ፈተና እርሻ ላይ ሆም ትራክተር የሚለው ነገር የለም። እያንዳንዱ ነገር በበሬ ነው የሚታረሰው በእጅ ነው ይዘን የምንከተለው። አንድ ቦይ ለማረስ ብዙ መመላለስ አለብን አንድ መሬት ለማረስ በሮቹ መድከም አለባቸው እኛ መታገል አለብን በጣም ኋላ ቀር የሆነ ስራ ነው ማለት እችላለሁ። እኔ ግብርና ላይ ሰንሠራ የነበረው እና በጣም የሰው ልጅ የእድሜ የራሱ መኖር የሚችለው ያህል ራሱ እድሜ እንዳይኖር የሚያደርግ በጣም አድካሚ የሆነ ስራ ነው ብዬ ነው የማስበው። እኔ እንደ አንድ ግለሰብ ሳስበው ማለት ነው። አሁን ሳስበው ቆም ብዬ ምናልባት ለሀገር የጀርባ አጥንት ነው ግብርና ነገር ግን በቴክኖሎጂ መታገዝ አለበት ብዬ ነው የማስበው። በጣም ግብርና ላይ በጣም ቴክኖሎጂ ሊሰራ ይገባል አብዛኛው ገበሬዎች ልፋታቸውና ገቢያቸው የማይገናኝ ነው። ከዛ ለምሳሌ አንድ ሸንኩርት ብንተክል እነዛ ሸንኩርት ላይ ተ ተክለን ከዛ የምንለፈው ልፋት በተከላው ላይ ያለው ችግር አለ። መጀመሪያ በእርሻው ላይ ከዛ በኩትኳቶ ላይ ከዛ በመድኃኒት እርጭት ላይ ከዛ በአረም ላይ። በቃ በጣም ነገሮችን እንትን ናቸው ከዛ ነቀላ ላይ ከዛ ቆረጣ ላይ ነው ይሄ ሁሉ ሂደት አልፎ ነው አንድ ሽንኩርት ራሱ ወደ እንትን የሚደርሰው ማለት ነው ወደ ውጤት ላይ የሚደርሰው። እና እነኚህ እነኚህ ነገሮችን ስናይ በጣም በብዙ መልኩ እነኚህ በጣም እንትን ናቸው የሚለውን ነገር ማንሳት እፈልጋለሁ። በጣም አንዳንድ አስቸጋሪ ነገሮች ናቸው እና አድካሚ ናቸው የሚለውንም ነገር ማንሳት እፈልጋለሁ። በጣም የሚያደክም ስራ ቢኖር እሱ ነው ብዬ አስባለሁ። ከዛ ሲቀጥል ያው የጤና ዘርፍ ላይ እንደመሆኔ መጠን አሁን ደግሞ የጤናው ዘርፍ ላይ ደግሞ በጣም አሪፍ የሆነ አንፃር ስናነጻጽረው ይሄ ምንም የሆነ ስራ ነው። ማለት በጣም ልፋት አለው ያኛው በጣም አድካሚ ነው በጣም ትግል ያለበት ዘርፍ ነው። እና ከዛ አንፃር ስናየው ይሄኛው በጣም ቀላል እና ምንም የማያስቸግር አይነት ነው። ብንል ምንም እንትን ማለት አይደለም። እና በጣም ተመችቶኝ ነበረ ይሄኛው በጣም ተመችቶኛል ማለት ይቻላል። ከዛኛው አንፃር ስናየው ይሄኛው በጣም ቀላል ነው። ፈተና የሌለበት አድካሚ ያልሆነ ነገሮችን ቀለል አድርገን የምንሄድበት ሁኔታ ነው። እና በጣም ይሄኛው ግን አድካሚ የነበረ ስራ ነው ግብርና ግን አድካሚ የነበረ ስራ። ነበረ ይሄኛው ግን የተሻለ ነው ቀለል ያለ ነው ቢያንስ በሙያዬ ነው የምሰራው በተማርኩበት ዘርፍ ነው የምሰራው። ነገሮች ሁሉ ትንሽ የተሻሻሉ ናቸው። ምናልባት አንዳንድ አደጋዎች ሊደርሱብን ይችላሉ እነኛን ራሳችንን መጠበቅ ነው። ከእነኛ ነገር ከዛ በዘለለ በቃ ምንም ራሳችንን ከ እስከጠበቅን ድረስ ምንም የሚፈጠርብን ነገር የለም ማለት እችላለሁ። ከብዙ ነገሮች አንፃር ማለት ነው እንደአጠቃላይ

እሺ ቀጣይ ደግሞ የቅጥር ሂደት እንዴት ነው? የሚል ነገር አለ የቅጥር ሂደት ያው ይለያያል። ለምሳሌ የቅጥር ሂደትን ስናነሳ በአንድ ሙያ ላይ ምን ማለት አለብን በጣም እውቀት ሊኖረን ይገባል። ችሎታ ሊኖረን ይገባል በአንድ ሙያ ላይ በአንድ ዘርፍ ላይ ማለት ነው ከዛ በኋላ ነው ቅጥር ሂደትን የምናወራው ማለት ነው። እና ያንን ሙያ ደግሞ ማዳበር መቻል አለብን መልመድ መቻል አለብን መስራት መቻል አለብን ከዛ በኋላ በደንብ መስራት ከቻልንና ከለመድን በኋላ ነው። ወደ ቀጣይ እርምጃ የምንሄደው ማለት ነው። እና ከዛ ወደ ቀጣይ እርምጃ ስንሄድ ያው ማከናወን ያሉብን ነገሮች ይኖራሉ መስራት ያለብን ነገር ይኖራል እና ከእኛም የጠበቀ ነገር ይኖራል ከእኛ የሚጠበቀው ነገር በአግባቡ መስራት መቻል አለብን ማለት ነው። እና በዛ መልክ ነው ወደ ቅጥር ሂደቴ የሚካሄደው ማለት ነው። ከዛ በኋላ ያንን ሙያ ካዳበርን በኋላ ያንን እውቀት ከለመድን በኋላ እና መስራት ከቻልን በኋላ ነው ወደ ቅጥር ሂደት የምንሄደው ማለት ነው። ከዛ ያንን ሙያ ተምረን እውቀቱን ስናዳብርና ችሎታው ሲኖረን ከዛ ወደ ቀጣይ እርምጃ እንሄዳለን ማለት ነው። ቀጣይ ርምጃ ላይ ደግሞ ምንድነው የሚሆነው? እውቀታችንን እናዳብራለን ችሎታችንን እናዳብራለን ከዛ በኋላ የተለያዩ የመንግስት ተቋማት ይሆናል የግል ተቋማት ይሆናል። የተለያዩ ዩኒቨርሲቲዎች ልንገባ ለተለያዩ ኮሌጆችን እንገባና በዛ ዘርፍ ላይ እንማራለን በጥልቀት ማለት ነው እያንዳንዱን ነገር እንማራለን አንድ በአንድ እንማራለን እያንዳንዷን ነገር እንማራለን ተምረን ውጤታማ ለመሆን ደግሞ እያንዳንዱ ነገር በጥልቀት እንማራለን እያንዳንዱ ነገር ማለት ነው። ከዚህ እስከዚህ ሳንል እያንዳንዱን ነገር እንማራለን በጥልቀት እያንዳንዱን ነገር ተምረን አንድ አመት ሊፈጅ ይችላል ሁለት አመት ሶስት አመት እንደየሙያው አራት አመት አምስት አመት እስከ ሰባት አመት ሊፈጅ ይችላል እንደየሙያው ማለት ነው። እና ይሄንንም ተምረን ከጨረስን በኋላ ለምሳሌ በአንድ ዘርፍ ለምሳሌ በሜዲስን የተማረ ተማሪ ሰባት አመት መማር አለበት በነርሲንግ አራት አመት ተምሮ መመረቅ መቻል አለበት ተመርቆ ደግሞ ሲወሲም ማለፍ የብቃት ምዘና ፈተና ማለፍ መቻል አለበት። እና ከዛ በኋላ ነው ስለ ቅጥር የሚያስበው ማለት ነው ከዛ በኋላ እነኚህን ውጤት እነኚህን ነገሮች ካሳካ በኋላ ይመረቃል ተምሮ ማለት ነው። ከዛ መንግስት የስራ ቅጥር ያወጣል በዚህ ዘርፍ ላይ ይሄን ያህል ሰራተኛ እንፈልጋለን በዚህ ዘርፍ ላይ ይሄን ያህል ሰራተኛ እንፈልጋለን ብሎ የቅጥር ስም እንትን ያወጣል። እንትን ያወጣል የቅጥር መመሪያ ያወጣና ከዛ የቅጥር መመሪያ ነው ወደ መሬት የሚወርደው ማለት ነው። ከዛ ይሄንን በሚያወጣ ጊዜ ዶክመንት አስገቡ ይባላል ዶክመንታችንን እናስይዛለን ማለት ነው በተማርነው ዘርፍ ያንን ዶክመንት በአግባቡ እናስገባና ከዛ በኋላ ያ ዶክመንት ነው እንትን የሚለው ያን ዶክመንት አስገብተን ከዛ ፈተና ሁሉም ተማሪ የተማረና የተመረቀና ያ ወረቀት ያለው ሰው በሙሉ ይወዳደራል። ከዛ ፈተና ይዘጋጃል ለሁሉም ማለት ነው የሆነ ፈተና ይዘጋጃል በቂ እውቀትና ችሎታ ያለው ሰው ነው የሚፈልገው በዚህ ጊዜ ማለት ነው በቂ እውቀትና ችሎታ ያለው ሰው በፈተናው አሪፍ ውጤት ያመጣና አሪፍ ውጤት ያመጣ ተማሪ ይወዳደራል ማለት ነው። ከዛ በኋላ አሪፍ ውጤት ያመጣው ሰው ያልፍና ወደ ትምህርት ተቋም ይገባል ማለት ነው። ከዛ ወደሚፈልገው ትምህርት ወደሚፈልገው የስራ ዘርፍ ይገባል ማለት ነው። ያንን ፈተና አመጡ ከዚህ በላይ ነጥብ ያላቸው ሰራተኞች ወደ ስራ ይግቡ ተብሎ ይወጣል ከዛ በኋላ ደብዳቤ ተጽፎላቸው ወደሚሠሩበት ቦታ የስራ ቦታ ይላካሉ ማለት ነው። እና በዚህ መልክ ነው የቅጥር ሂደት በመንግስት መስሪያ ቤቶችም በመንግስት ተቋም ውስጥ የሚካሄደው ማለት ነው። እኔ እስካሁን ባለኝ ልምድ እና በዚህ መልክ የተቀጠረ ሰራተኛ ደግሞ ተቋሙ ሄዶ ዶክመንቱን ያስገባል እኛም ዶክመንት ካስገባ በኋላ የሚያስፈልጉ ፎቶዎች ማስረጃዎችን ያስገባል መሙላት ያለበት እንዳለ ያስገባና ከዛ በኋላ ነው። ቀጣይ እንትን የምሄደው ማለት ነው ወደ ቀጣይ እርምጃ የምሄደው ከዛ እነኚህ ነገሮች ካስገባ በኋላ ምንድነው ቀጣይ የሚሆነው? ወደ እንትን ነው የሚገባው ማለት ነው ወደ ቀጣይ የደረጃ እንትን ነው የሚያደርገው ደረጃ ነው የሚያደርገው ቀጣይ ላይ ሲያደርግ ነው የሚሆነው የሚለውን ነገር ስናነሳ ደግሞ ቀጣይ ላይ እንትን ነው የሚያደርገው ቀጣይ የሚያደርገው ነገር የራሱ የሆነ ስራ ዘርፍ ላይ ተመድቦ ይሰራል ማለት ነው። ከዛ ደግሞ የግል መስሪያ ቤቶች ደግሞ ምንድነው? የሚያደርጉት የተለያየ ሰራተኛ እንደዚሁ እንደ መንግስት ያወዳድራሉ ማለት ለመጀመሪያ ሰበስበው ዶክመንት ይወስዳሉ ከዛ በኋላ ለፈተና ያዘጋጃሉ ፈተና ያወዳድሩና ከዛ በኋላ ነው የሚቀጥሩት ማለት ነው። እና በዚህ በቅጥር ውስጥ ደግሞ የሚሰሩት ስራ አለ ከዛ በኋላ ለመሥሪያ ቤቱ ወይም ደግሞ ለግል ድርጊቱ በሚያበረክቱት አስተዋጽኦ ላይ በመመርኮዝ በዛ ውጤት ላይ መመርኮዝ የስራ ድልድል ይሰጣቸዋል ማለት ነው። እና ከዛ በዛ በሙያቸው እያገለገሉ ደሞዝ ያገኛሉ በዛ በደሞዝ ደግሞ በተቀጠሩበት ሙያ እየሰሩ ገቢያቸውን ያገኛሉ የእለት ገቢያቸውን ያገኛሉ ሕይወታቸውን በዛች ደሞዝ ወይም ደግሞ በዛ ደሞዝ እየሰሩ ይኖራሉ ማለት ነው። ምናልባት በዛውም እድሜያቸው በዛውም ደግሞ እድሜያቸው እያረጀ የሚሄድበት ሁኔታ ሊኖር ይችላል። እንደዛው የዛው ልጅ ነው እንደዛ ስለሚሆን ስለዚህ በደሞዝ ይኖራሉ ማለት እንደ አጠቃላይ።

ቀጣይ ደግሞ ወደ ስራ እንዴት ትሄዳለህ? የሚል ነገር አለ ያው ወደ ስራ በተለያየ ሁኔታ ነው የምንሄደው ዝም ብለን የምንሄድበት ሁኔታ የለም። ወደ ስራ እንዴት ትሄዳለህ ካልከኝ ያው ወደ ስራ የምሄደው ቅርብ ርቀት ቅድም እንዳነሳሁት እስከ ደቂቃ የሚፈጅ መንገድ ነው ያለው። በዚህ ሃያ ደቂቃ ውስጥ ደግሞ በእግሬ ነው የምሄደው ማለት ነው። ያው በተለያየ እንደ በእግሬ ይቺን መንገድ መንገዱ ሄጄ ስራ ቦታዬ እደርሳለሁ። ከዛ የስራ ቦታዬ ላይ መስራት ያለብኝን ስራ እሰራለሁ ማለት ነው። እና በዚህ መልክ ነው ስራዬን የማከናውነው የሚለውን ነገር አጽንቶ መስጠት እፈልጋለሁ። እና ከዛ በኋላ ስራዬን በአግባቡ አከናውናለሁ ማለት ነው ለስራ ቦታዬ ከሄድኩ በኋላ። እና ግን ከሁሉም ነገር በፊት ወደ ስራዬ የሚሄድበት ሁኔታ በዚህ መልኩ ነው የሚለውን ነገር ማንሳት እፈልጋለሁ። እና አንዳንዴ ደግሞ እንደአስፈላጊነቱ ባጃጅ ልጠቀም እችላለሁ መፍጠን ካለብኝ ባጃጅ ተጠቅሜ ወደ ስራ ቦታየ ልሄድ እችላለሁ ማለት ነው። እና ደግሞ ወደ ስራ ቦታ የሚሄድ በሄድበት ሁኔታ ሁለተኛው ነገር ደግሞ ምንድነው ምናልባት ጋሪም አለና ጋሪዎችን ተጠቅሜ መፍጠን ምናምን ቸኩልበት ጊዜ ይሄን ጋሪ የተጠቀመኝ ቶሎ ወደ ስራ ቦታ የሚሄድበት ሁኔታ አለ ማለት ነው። እና በተለያየ ሁኔታ ወደ ስራ የሚሄድባቸው መንገዶች አሉ የሚለውን ነገር ማንሳት እፈልጋለሁ። አንዳንዴ መኪናም ካለ ያው ቅርብ ነው ቅርብ ስለሆነ ብዙ ጊዜ መኪና አይኖርም ነገር ግን መኪና በመጠቀም ልሄድ እችላለሁ ማለት ነው አንዳንዴ። እና በብዙ በተለያየ ሁኔታ ነው የምንሄደው ማለት ነው ወደ ስራ ቦታችን። አንዳንዴ ደግሞ ለምሳሌ ወደ ከተማ አካባቢ ላይ ስናነሳ የመንግስት መስሪያ ቤቶች ሰራተኞች በተለያየ መንገድ ነው የሚሄዱት። ለምሳሌ የሚሄዱት በምንድነው በ በባሳ አለ ራሱን የቻለ ባስ የሚሄዱበት መንግስት የመደበላቸው ያ ባስ አለ በዛ ባስ በመጠቀም ከቤታቸው ወደ መስሪያ ቤታቸው ይወስዳቸዋል ማለት ነው። እና በዛ መንገድ ነው የሚሰሩት መንግስት መንግስት ሰራተኞች። እና እኛም በምንችለው አቅም በእግራችን እሄድን እንግዲህ እየሰራን እንገኛለን ማለት ነው። ባለን ሙያ ማህበረሰባችንን እያገለገልን እንገኛለን ይሄ ደግሞ ማህበረሰባችንን የምናገለግለው በብዙ መንገድ ነው የሚለውን ነገር ማንሳት እፈልጋለሁ ማለት ነው። እና በብዙ ዘርፍ መንግስትን የምናገለግልበት ሁኔታ አለ። የግለሰብም ስራ ከሆነ እንደዛው እናገለግላለን ማለት ነው። በምንሄድበት በተለያዩ አማራጮችን ተጠቅመን በሄድንበት ዘዴ ማለት ነው። እና በተለያየ ዘርፍ እንሂድና ስራችንን እናከናውናለን የሚለውን ነገር ማንሳት እፈልጋለሁ በብዙ መንገድ ደግሞ ስራ የምናከናውንበት የተለያዩ መንገዶች የምሄድበት ሁኔታ ይኖራል። አንዳንዶች ስዎች ደግሞ ርቀት ላይ የሆነና ትራንስፖርትን እየተከታተ እየተከተሉ የሚሄዱበት ሁኔታ ይኖራል። ትራንስፖርት የመንግስት ሊሆን ይችላል፣ የግል ሊሆን ይችላል። ትራንስፖርትን ተጠቅመው የሚሄዱበት ሁኔታ አለ የሚለውን ነገር ማንሳት እፈልጋለሁ። እና እዛ በኋላ ወደ ወደምንፈልገው ቦታ እንሄዳለን ማለት ነው። በቀላሉ ወደ ስራ የምንሄድበት ሁኔታ ይኖራል። ለምሳሌ ረጅም ርቀት በሚሆን ጊዜ ይሄንን የተለያዩ ትራንስፖርቱን ታክሲ ሊሆን ይችላል ልንጠቀም እንችላለን እንዲሁም ደግሞ የተለያዩ ፈጥኖ ሊያደርሱ የሚችሉ ነገሮችን በመጠቀም ስራችንን መስራት አለብን። የግድ ደግሞ ስራ ለመስራት መሄድ መቻል አለብን። ምክንያቱም ካልሄድን ስራ አይሰራም። አንዳንዴ ከፊታችን የምንሰራቸው ስራዎች ሊኖሩ ይችላሉ አንዳንድ ሙያዎች ላይ ማለት ነው። ነገር ግን የኛ ሙያ በጤናው ዘርፍ ላይ እንደመሆኑ መጠን ግዴታ ታማሚን በአካል አግኝተን መስራት ያለብን፣ ለሱ መስጠት ያለብን አገልግሎት አለ። የግድ ያንን አገልግሎት ስንሰጥ ነው እኛ መንስኤ እንት ውጤታማ የምንሆነውና የምንሰራው ማለት ነው። እና ስለዚህ ወደ ስራ ምሄድ ምንሄድበት ግዴታ እንጀራችን ለመብላት ስራችን መስራት አለብን። ስራችን ደግሞ በተለያየ መንገድ ሄደን ወደ መስሪያ ቤታችን ስራችን የምናከናውነው የሚለውን ነገር ማንሳት እፈልጋለሁ። ስራን ስራ ስናከውነው በተለይ ነገር ሄደን ነው ስራችንን የምንሰራው የሚለውን ነገር ማንሳት እፈልጋለሁ። ከሁሉም ነገር አንፃር ስናይ ስራችንን ስንመማከነው ብዙ የምንሄድበት ሁኔታ አለ የሚለውን ነገር ማንሳት እፈልጋለሁ ማለት ነው። እና በብዙ መልክ ስናይ ይሄን ስራችን ለመስራት የምንሄድበት ሁኔታ አለ ሚለውን ነገር ማልሳት እፈልጋለሁ። ከዛ በኋላ ስራችንን እንሰራለን ማለት ነው። ግን መጀመሪያ ስራችን ለመስራት የምንሄድበትን ነገር ማሰብ ያስፈልጋል ማለት ነው። እና እኔ ቅርብ ስለሆንኩኝ በቀላሉ በእግሬ ወክ እያደረኩኝ ዘና እያለኩኝ ሄጄ ስራዬን በአግባቡ አከናውናለሁ የሚለውን ነገር ማንሳት እፈልጋለሁ። እና ይሄንን ይመስላል አጠቃላይ ስለ ስራዬ ያለኝ አመለካከት እና አረዳድ ማለት ነው። እና በብዙ መልኩ በስራችን ላይ የሚገጥሙን ተግዳሮቶች ይኖራሉ እና እነኝህ አንዱ የመንገድ ርቀት ነው መንገድ ሩቅ በሚሆን ጊዜ ያው በእግር ለመሄድ የምንፈተንበት ሁኔታ ይኖራል፣ አላስፈላጊ ወጪ ልንዳረግ እንችላለን ማለት ነው። ምክንያቱም ታክሲ እና ባጃጅ የምንጠቀም ከሆነ ያው በገንዘብ ነው የምንሄደው በገንዘብ ከሄድን ደግሞ ያው ኪሳራ ውስጥ ነው የምንገባው ማለት ነው። ምክንያቱም እንደምናገኘው ደሞዝ እዛው ጋር ይወጣል፣ እዛው ጋር ይጠፋል ማለት ነው። ስለዚህ ይሄን ለመቀነስ ደግሞ የተለያዩ ትራንስፖርት አማራጮችን የምንፈልግበት ሁኔታ አለ የሚለውን ነገር ማንሳት እፈልጋለሁ። እና ወደ ስራ የምንሄድበት ሁኔታ ከሰው ሰው ይለያያል ከአካሄድ አኪድ ይለያያል የሚለውን ነገር ማንሳት እፈልጋለሁ ማለት ነው። እንደ ማጠቃለያ ይለያያል ከሰው ሰው የምንሄድበት መንገድ ማለት ነው። እንደ አጠቃላይ ይሄን ይመስላል።

ቀጣይ ሀሳብ ደግሞ ወደ ሱቅ ከመሄድ በፊት ዝርዝር ትጽፋለህ የሚል ነገር ነው አዎ በሚገባ እጽፋለሁ ወደ ሱቅ ከመሄዴ በፊት። ወይንም ወደ ገበያ ከመሄዴ በፊት ዝርዝር እጽፏል የሚያስፈልገኝን ነገር እያንዳንዱን ነገር ጽፌ ነው የምሄደው ምክንያቱም መጽሐፌ ብዙ ጥቅሞች አሉት ለምሳሌ የምጽፍበት ምክንያት ምንድነው? ብዙ ነገሮችን እጽፋለሁ ወደዛ ለመግዛት ከመሄዴ በፊት ማለት ነው ይሄ ደግሞ ትልቁ ጥቅም ምንድነው? ለመግዛት ምንሄድበት ቦታ አለ ከዛ ደግሞ የምንገዛው ነገር ይኖራል አይደለ ይሄንን የምንገዛውን ነገር ለመግዛት ስንሄድ ብዙ ነገሮች አሉት። ይህንን ለመግዛት የምንጠቀምበት ነገር ማለት ነው እና ይሄንን ነገር ለመግዛት የምንሄድበት ጊዜ በጣም የተለያዩ ጥቅሞችን የምናገኝበት ሁኔታ ይኖራል። እነኚህን ጥቅሞች ለማግኘት ደግሞ ከቦታው ከተለያየ በተለያየ ጊዜ የምንሄድበት ሁኔታ አለ ማለት ነው። እና በጣም ብዙ ጊዜ ወደ ሱቅ የሚሄድበት ሁኔታ አለ እና ወደዛ በሚሄድ ጊዜ ደግሞ የተለያዩ ዝርዝሮችን እጽፋለሁ ማለት ነው። እና አነኝህን ዝርዝሮች ደግሞ የምጽፈው ብዙ ጊዜ በተለያየ ሁኔታ ነው የምጽፈው የተለያዩ ዝርዝሮችን እጽፋለሁ ማለት ነው እና እንዴት ነው የምጽፈው? የሚለው ነገር ላይ ስመጣ እነኚህን ዝርዝሮች ስጽፍ ምንድነው የተለያዩ ነገሮችን አመክኖዊ ሰጥቼ ነው የምጽፈው ማለት ነው። እና እነኚህ ዝርዝሮች ስጽፍ ደግሞ መሰረታዊ ከመላቸው ነገር ጀምሬ ነው እያንዳንዱን ነገር ለምሳሌ ሱቅ ሄደን ሁሉንም ነገር ገዝተን አንመጣም አይደለም የምንፈልገውን ነገር ያህል ነው ገዝተን የምንመጣው እና የምንፈልገውን ያህል ነገር ገዝተን ለመምጣት ደግሞ ስንሄድ የሚያስፈልጉን መሰረታዊ ከምንላቸው ነገሮች ጀምረን በጣም ብዙ ነገሮችን መጻፍ ይጠበቅብናል። ጽፌ ነው የምሄደው እኔ እንደ አንድ ግለሰብ ማለት ነው እና ምክንያቱም ደግሞ ምፅፍበት ምክንያት እዛ ሄጄ ይሄ አማረኝ ብዬ አልገዛም ወይ ደግሞ አላስፈላጊ ወጪ አላወጣም። ምክንያቱም ለምሳሌ እዛ ሄጄ የተለየ ነገር ባይ እንዴ ይሄንን እንገዛለሁ ምናምን ብዬ አልወስንም የጻፍኩት ነገር አለ። የጻፍኩት ካርታ ማለት ነው ወደዛ ለመሄድ የሚመራን ካርታ ነው እና ያንን ካርታ ተከትዬ ነው የሚሄደው እና ያንን ካርታ ደግሞ ተከየ በምሄድበት ጊዜ ነው እንትን የምለው ማለት ነው። እና ብዙ ጊዜ ያንን ካርታ ተከትዬ ነው የምሄደው ያንን መረጃ እንደ ሰነድ ይዤ ነው የምሄደው ማለት ነው። እንደ ሌላ ስራ በሚሄድ ሰዓት እና ወደ ሌላ ስራ በሚሄድበት ጊዜ ያንን ሰነደ ይዤ ስለምሄድ ይህ ደግሞ ይመራኛል ማለት ነው። አላስፈላጊ አማረኝ ብዬ ወይ ደግሞ ይሄን ደስ ያስደስተኛል ብዬ የምገዛበት ሁኔታ የለም። ሌላ የምገዛው ነገር የለም ስለዚህ ቀጥታ የምገዛው ምንድነው እሱን ነው? ቀጥታ እሱን እገዛለሁ የምፈልገውን ነገር እገዛለሁ። ከዛ በኋላ ነው ወደ እንትን የምለው ማለት ነው ወደ ሱቅ የምሄደው ማለት ነው ከዛ ቀጥታ የምፈልገው ለምሳሌ ቲማቲም ሽንኩርት ዘይት ከሆነ እና ጨው ከሆነ እነኚህን ነገሮች ጸፌ እሄዳለሁ። ቲማቲም የዚህን ያህል ሽንኩርት የዚህን ያህል ጨው በኪሎ ዘይት ሁለት ሊትር ብዬ እንደዚህ ጽፌ ከሄድኩኝ እዛ ሲሄድ ቀጥታ ምንድነው ያንን መዝገብ ነው የማወጣው? የዘረዘርኩትን የጻፍኩትን ነው የጻፍኩትን ነገር ነው የማወጣውና አውጣና ይሄን የህል ነው የሚያስፈልገኝን ይሄን ስጠኝ ያስፈልገኛል ይሄን ስጠኝ ያስፈልገኛል ይሄን ስጠኝ ብዬ ያንን እገዛለሁ ከዛ ይዤ ወደ ቤቴ እገባለሁ ማለት ነው። እንደዛ ካልጻፍኩኝ ግን እንደዛ ስጽፍ አንደኛ ዋጋውንም ጽፌ ነው የምሄደው የሚያስፈልገኝን ያህል ገንዘብ ይበቃኛል የምለውን ያህል ገንዘብ ያንን ዝርዝር አይቼ የጻፍኩትን ዝርዝር አይቼ ነው ይዤ ስለዚህ ይበቃኛል የምለውን ያህል ገንዘብ ይዤ ነው የምሄደው ማለት ነው። እና ያንን ይበቃኛል የምለውን ያህል ገንዘብ ይዤ ወደዛ እሄዳለሁ ማለት ነው። ከዛ ሄጄ እንትን የምልበት ሁኔታ አለ የምገዛበት ሁኔታ ይኖራል ያንን ዝርዝር ይዤ ሄጄ የምፈልገውን ያህል እቃ የምገዛበት ሁኔታ ይኖራል እና ከዛ አንፃር በብዙ መልኩ ያንን የጻፍኩትን ዝርዝር ይዤ ወደ ሱቅ እሄዳለሁ ማለት ነው። ከዛ ወደ ሰው ሄጄ የምገዛበት ሁኔታ አለ የሚለውን ነገር ማንሳት እፈልጋለሁ ከብዙ ነገሮች አንፃር ማለት ነው። እና በብዙ መልክ እነኚህ የሚያስፈልጉኝ ነገሮች በዝርዝር ከያዝኩኝ ደግሞ አላስፈላጊም ውጪ መቆጠብ እችላለሁ። አንዳንዴ አንዳንድ አስፈላጊ ውጪዎችን የምናወጣው ሳናስበው ነው ሳናስበው ድንገት እኮ አየኸው እንግዛ በቃ ምናምን ብለን ያንንም እንግዛ ብለን ያንንም ያንንም ስንገዛ ያልተፈለገ ውጪ ውስጥ እንወድቃለን ማለት ያልተፈለገ ውጪ ደግሞ እኛንም ይዞ ላልተፈለገ ውድቀት ይዞ ይሄዳል ማለት ነው። እና ይሄን ይሄን ስናይ በብዙ መልኩ እንፈተናለን የሚለውን ነገር ማንሳት እፈልጋለሁ እና በብዙ ነገሮች ደግሞ እንትን ምንል ከሆነ አስቸጋሪ ነው የሚሆነው የሚለውን ነገር ማንሳት እፈልጋለሁ። ማለት እንደ አጠቃላይ እና ከብዙ ነገሮች አንፃር ስናየው እነኚህ ነገሮች የሚፈጠሩ ነገሮች ናቸው ማለት ነው። እና በተቻለ አቅም እዛ ሄደን አንዳንዴ ደግሞ አንዳንድ ሰው ምን ይሆናል? የሚፈልገውን እቃ ዝርዝር ይጽፍና ሄደን ሳይጽፍ ይሄድና እዛ ይሄድና ምን ነበር ልገዛ የመጣሁት ይላል? ምንድነው እኔ እንደዚህ አይነት ነገር ማድረግ አልፈልግም። ስለዚህ የሚያስፈልገኝን ነገር እጽፋለሁ የሚያስፈልገኝን ነገር ሄጄ ቀጥታ እገዛለሁ። እንጂ እዛ ሄጄ ምን ነበር የሚያስፈልገኝ ይሄን ትሰጠኝ እንዴ? ወይኔ ይሄ አለኝ እንዴ? ትዝ ትዝ እያለኝ እዛ ጋር ገበያዬን መገብየት ትቼ ሀሳቤን ከሚሰረቅብኝ ነገር ግን እዛ ጋር ዝርዝር ከያዝኩኝ ግን ይሄን ይሄን ይሄን ይሄን ስጠኝ በቃ አለቀ። በጣም በቀላሉ ማለት ነው እዛ ጋር ምን ነበር ለገዛ የመጣሁት ምንድነው የምገዛው ምናምን የሚባል ነገር አይኖርም። ስለዚህ በቀላሉ የምፈልጋትን ነገር እዛው ጋር ተናገሬ በቀላሉ ገዝቼ እሄዳለሁ ማለት ነው። እና በብዙ መልኩ እነዚህ ዘዝር መያዛችን በጣም ይጠቅመናል የሚለውን ነገር ማንሳት እፈልጋለሁ። ከብዙ ነገሮች አንፃር ይሄንን ይመስላል አጠቃላይ ስለ ሱቅ

የምትወደው አታክልት ምንድነው? የሚል ነገር አለ ያው ምንወደው አታክልት ከምግብ አይነቶች ውስጥ እንደሚታወቀው በጣም ብዙ የአታክልት ዘርያዎች እንዳሉ እናውቃለን። እና እነኚህ አታክለቶች ውስጥ ደግሞ የምንወዳቸው የተለያዩ አታክለቶች አሉ። እነኚህ የምንወዳቸው አታክልቶች ውስጥ በጣም ብዙ አታክልቶች አሉ አታክልት ስንል ያው የሰው ልጅ በምግብነት ሊመገባቸው አታክልት ተብሎ የሚመደቡ በጣም ብዙ ነገሮች አሉ። አታክልት እነማን እነማን ናቸው የሚለውን ነገር መቼም የማያውቅ አይኖርምና ልዘርዝራቸው ካልን። በጣም ብዙ ናቸው ለምሳሌ ከአታክልት ውስጥ እንመድባቸው የምንችለው ወሳኝ ነገሮች ምንድነው? ጎመን የቆስጣ ሰላጣ የምንላቸው ነገሮች ከአታክልት ውስጥ ይመደባሉ። ቃሪያ ቲማቲም አታክልት ብለን ነው የምናነሳቸው እና እነኛ ታክልቶች። ሰው ልጅ በጣም ጥቅል ጎመን የምንላቸው ነገሮች እነኚህ ባታክልት ስር ይመደባሉ ማለት ነው። እና እነኚህን አታክልቶኝ ደግሞ እኔ የምወደውም እንደ ራሴ የምጠላው አታክልት የለም ማለት እችላለሁ። ብዙ ጊዜ እኔ የምወደው አታክልት ለምሳሌ ጠዋት ላይ ጎመንን በጣም ነው የምወደው ጎመን በጣም ነው የሚያስደስተኝ ጎመን መመገብ በጣም ደስ ይለኛል ጎመን በዳቦ ጎመኑን አሪፍ አድርገን ሰርተነው ጎመንን በዳቦውን መመገብ በጣም እኔ የሆነ በጣም ደስ የሚል አይነት ስሜት ነው የሚፈጥርልኝ ምክንያቱም ጎመን በጣም አሪፍ የሆነ ምግብ ነው። ያን አታክልት አታክልቶች ውስጥ በጣም የምወደው ጎማን ነው እኔ ምግቤ ውስጥ ሁሌ ቢኖርልኝ በጣም ደስ ይለኛል ጎመን ማለት ነው እና ያንን ጎመን እሰራለሁ። ከዛ በኋላ ያንን ጎመን የምመገብበት ሁኔታ አለ ማለት ነው እና በብዙ መልኩ ጎመን በጣም ነው የምወደው የሚለውን ነገር ማንሳት እፈልጋለሁ። ከብዙ ነገሮች አንፃር ጎመን እወዳለሁ የሚለው ሀሳብ በጣም አሪፍ ነው የሚለውን ነገር መንሳት እፈልጋለሁ። ከዛ ጎመን የምንመገብበት ሁኔታ አለ የሚለው ነገር አለ ጎመንን እመገባለሁ ጎመን አሪፍ አድርጌ ገዝቼ የምመገብበት ሁኔታ አለ ከዛ በኋላ ጎመን እንትን እላለሁ ማለት ነው እመገባለሁ ማለት ነው። እና መልኩ ጎመንን ከባታክልቶቹ ውስጥ ነው የምወደው አታክልት ቢኖር ጎመን ነው ማለት ነው። ከዛ ደግሞ ሌላ ሲቀጥል የምወደው ምንድነው? የሚለውን ነገር ሳነሳ አታክልቶች ውስጥ ቲማቲም የሚባለው አታክልት በጣም ነው የምወደው ደስ የሚለኝ ነገር። በጣም ግን ምግቤ ውስጥ የማይጠፋ ታክልት ቢኖር ቲማቲም ቲማቲምን በጣም ነው የምወደው። ለቲማቲም ልዩ የሆነ ፍቅር ነው ያለኝ ማለት በጣም ነው የምመገበው ለምግብነት የማውልበት ሁኔታ። በብዙ መልኩ ሁላ ለምግብነት የማውልበት ሁኔታ አለ ሚለውን ነገር ማንሳት እፈልጋለሁ ካታክልቶች ውስጥ ቲማቲምን በጣም ነው ለምግብነት የማውልበት ሁኔታ አለ የሚለውን ነገር ማንሳት እፈልጋለሁ። ምክንያቱም ቲማቲም የማይገባበት ቦታ የለም ወጥ ውስጥ እንጨምረዋለን እንዲሁም ደግሞ ቆርጥ ቆረጥ አድርገን ቁርጥ መብላት እንችላለን። ምንም የማይገባበት ቦታ አለ ብዬ አላምንም ቲማቲም ማለት ነው። እና እንደምንፈልገው የምንፈልገው ቦታ ውስጥ ልናስገባው የምንችለው ነገር ቢኖር ቲማቲም ምን ቲማቲምን ስንፈልግ ብቁርጥ ስንፈልግ ደግሞ ስልስ ሰርተን አሪፍ አድርገን በምግብነት ልንመገበው የምንችለው ነገር ቢኖር ቲማቲም ነውና ቲማቲም በብዙ መልኩ የምንመገበት ሁኔታ አለ የሚለውን ነገር ማንሳት እፈልጋለሁ። እና ቲማቲም በጣም ለቲማቲም ጥሩ የሆነ መውደድ አለኝ በጣም ነው የሚመቸኝ አይነት ያታክልት አይነት ነው የሚለውን ነገር ማንሳት እፈልጋለሁ። በተጨማሪ ደግሞ የምወደው አታክልት ምንድነው? ድንች ነው ድንች ድንች በጣም የምወደው አይነት አታክልት ውስጥም የሚመደብ ነገር ነው ከዛ ደግሞ ጠቅል ጎመን ጥቅል ጎመን ላይ በጣም ድንች በጥቅል ጎመን በተለይ በጣም የምወዳቸው አታክልት ምግቦች ናቸው ያው በጣም ነው የሚመቸኝ በጣም ነው የምመገበው። በብዙ መልኩ ደስ ይለኛል እንዴት እንደሆነ አላውቅም። ግን ውስጤ የቀሩ ነገሮች ቢኖሩ አትክልት ውስጥ ጎመን ነው ማለት ነው እና ጎመንም በጣም ነው የምወደው በጣም ደስ የሚለኝ ነገር ቢኖር ጎመን ነው ማለት ነው። እና ጎመን በሚመገብ በሚገባ ነው የምመገበው የሚለውን ነገር አጽእኖ መስጠት እፈልጋለሁ ጎመንን አሪፍ አድርጌ እመገባለሁ በብዙ መልኩ የምመገብበት ሁኔታ አለ የሚለውን ነገር ማንሳት እፈልጋለሁ ከብዙ ነገሮች አንፃር ጎመን የምመገብበት ሁኔታ አለ በጣም በሚገባ ነው የምገበው የሚለውን ነገር ማንሳት እፈልጋለሁ። እና ምንም ጎመንን በቀን በቀን ምግቤ ውስጥ ያትክልት ጎመንን እጠቀማለሁ ማለት ነው እና ሁለቱ ጥቅል ጎመንም የሀበሻ ጎመንም የጥቁሩ ጎመን በጣም ነው የምወደው የሚለውን ነገር ማንሳት እፈልጋለሁ። እና እነኚህ ሁለት ምግቦች በጣም በማዕዴ ውስጥ ባይጠፉ በጣም ደስ ይለኛል። እንደ መጨረሻ እንደ ማኪያ ከፈለግን ደግሞ ከተለያዩ አታክልቶች ውስጥ መውደው አታክልቶች ውስጥ ምንድነው? ቃሪያ ነው። አሁን ቃሪያ የሚወደድ አታክልት አይደለማ እኔ በጣም የሚመቸኝ ካታክልት ዝርያዎች ውስጥ አንዱ ምንድነው ቃሪያ ነው ቃሪያን በጣም ነው ለምግብነት እምጠቀመው በጣም ነው የሚመቸኝ በጣም ቢያቃጠለ ቢያቃጥልም ውስጡ በጣም ነው ደስ የሚለኝ የሚለውን ነገር ማንሳት እፈልጋለሁ። እኮ ቢሆንም እያቃጠለም ቢሆን እና ምግብ ፍላጎታችን እንዲጨምር ያደርጋል በጣም የምንመገብ በምግባችን ውስጥ እኔ ሁሌ ቃሪያን መጠቀም ያስደስተኛል። ያው ውድ ነው ግን እንደዛውም ሆኖ ቃሪያ በጣም ለምግብነት ከምጠቀምባቸው ምግብ አይነቶች ውስጥ አንዱ ነው የሚለውን ነገር ማንሳት እፈልጋለሁና። እና ከአታክልቶች ውስጥ ቃሪያን በጣም ነው እሚመቸው በተለያዩ የአታክልቶች ውስጥ ጨምረን ነው የምንጠቀመው ያው እንደሚታወቀው እና ከትፈነው እና ቃሪያም በጣም ነው የምወደው አታክልት አይነት ነው የሚለውን ነገር ማንሳት እፈልጋለሁ። በጣም ብዙ አታክልቶች አሉ እንደ አጠቃላይ ማለት ነው

የትኛውም ባህል ትወዳለህ የሚል ነገር አለ ያው በተለያዩ ባህላቶች ውስጥ በጣም የምወዳቸው በዓላቶች አሉ። እና ብዙ በዓላቶች አሉ ስለ በዓል ብናነሳ በጣም ብዙ በዓላቶችን ማንሳት እንችላለን ከትንሽ ስክ ከትልቅ ብዙ በዓላቶችን በአግባቡ ሁሉ ማንሳት እንችላለን ብዬ አስባለሁ። እና እነኚህ በዓላቶች ስናነሳ በጣም በዓላቶች አሉ በ ምወዳቸው ማለት ነው። እና ከእነኚህ በዓላቶች ውስጥ ኢትዮጵያ ውስጥ የሚከበሩ በጣም ወዞ በዓላቶች አሉ። ያው እንደሚታወቁ ብዙ አይነት ብሄር ብሄረሰብ እንደሚኖርባት ሀገር። የተለያየ ህብረ ብሄራዊነት ያለባት ሀገር። እንደመሆኗ መጥተን በጣም ብዙ ባህላዊ ነገሮች አሉ ባህላዊ ባህሎች አሉ። እና እንደው ደግሞ ሃይማኖታዊ ባሎች አሉ እኔ ከምወዳቸው ባሎች ውስጥ ቅድም ጥምቀትን እና የቦሄሉ አላንስቻለሁ በልጅነት የነበሩ በዓላት ናቸው። ምናልባት አሁን ግን ጥምቅ ሁለቱንም እወድም ቢሆንም ነገር ግን እንቁጣጣሽን በልጁ ሁኔታ አየዋለሁ። እንቁጣጣሽ የምንለው ያው እንደሚታወቀው የኢትዮጵያ አዲስ አመት መለወጫ በዓል ማለት ነው። ጓዳሽ የምንለው እና ይሄ በዋጋሽ የምንለው በዓል ያው እንደሚታወቀው ከፈረንጆቹ ጋር ተመሳሳይ አይደለም። ይሄ በዓል አቀየራችን እና የአዲስ አመት መለወጫችን እና ይለያያል በቁጥርም ይለያያል። እና ከዛ አንፃር ስናየው በጣም በብዙ መልኩ ባህል የበአል የቀናት አቆጣጠራቸው ይለያያል። እና የበዓላት ብዙ ጊዜ ምንድነው አዲስ አመት? አዲስ አመት ሲመጣ ለሁላችንም ተስፋ ነው አይደል ልዘው የሚመጣው የተለየ ነገር ይጠብቃል። እና አዲስ አመት በመጣ ቁጥር የተለየ ነገር እንጠብቃለን የተለየ ደስታ እንጠብቃለን የተለየ ተስፋ እንጠብቃለን ማለት ነው። እና ቅንኝ ከእነኚህ ውስጥ አንዱ በጣም ወሳኙ ነገር ምንድነው? እነኚህን በዓላት ስናነሳ የምንወደው አላንዱ ምንድነው? የእንቁጣጣሽ በዓል ነው። እና እንቁጣጣሽ በዓል በጣም የምወድብህ ምክንያት ምንድነው? የተለየ ፍቅር ላይ ለመውጣት በዓል ማለት ምክንያቱም ምንድነው? ያ እምጥታሽ በዓል ብዙ ጊዜ ምንድነው ለየት ያለው በዓል ነው ብዬ አስባለሁ። በብዙ ነገሮች አንፃር ስናየው በጣም ብዙ ሞተትታዎችን የሚኖሩት በዓል ነው ማለት ይችላሉ። ነው እና ይሄ በዓል ምንድነው? በብዙ መልኩ ስናይ የሚከብርበት የተለያዩ ነገሮች አሉ የምናከብርበት ማለት ነው። እና እንቁጣጣሽ የሚከበርበትም የራሱ የሆነ ብዙ እንትኖች አሉት ነገሮች አሉት። ጓዛዬ ሲከበር አዲስ አመት ሲመጣ ሁላችንም አዳዲስ እቅድ ይኖረናል አዳዲስ ተስፋ ይኖረናል አዳዲስ ነገሮችን እናቅዳለን። አላንዲስ ለምሳሌ እንደዚህ አደርጋለሁ በዚህ በአዲስ አመት ራሴን እለውጣለሁ። ራሴን የተሻለ ገቢ የሚያገኝ አይነት ሰው አደርጋለሁ። ራሴን በኢኮኖሚ የተሻለ ሰው አደርጋለሁ። በኢኮኖሚ ብዙ ገቢዎችን እፈጥራለሁ የራሴን ሱቅ እጀምራለሁ። የራሴን ቢዝነስ እሰራለሁ ብለን እናቅዳለን አይደል? ለአዲስ አመት ወይም በሚመጣ በይመጣ ጊዜ ሁሌ እና ከዛ አንፃር ነው የምትወድበት አለው ምክንያት ማለት ነው። አንዱ ዘማሪ ደግሞ ዘንድሮ በቃ አዲስ አመት ነው አዲስ ውጤት አመጣለሁ አሪፍ ሪዝን ውጤት ይኖረኛል። ጠንክሬ እማራለሁ ብሎ የሚያቅድበት ነው። በብዙ ሰዎች ሌላ ይቅርና ሶስት ውስጥ ያሉ ሰዎች ራሱ ከዛ ከሶስት ውስጥ ለመውጣት ራሳቸውን እንትን የሚሉበት ሁኔታ ነው ማለት ነው። የሚያዘጋጁበት ሁኔታ አለ በብዙ መልኩ ማለት ነው። እና ከሱ ውስጥ እንኳን ለመውጣት ራሳቸውን በዛ መልኩ የሚያዘጋጁበት ሁኔታ አለ ብዬ አስባለሁ። እና በብዙ ነገሮች አንፃር ስናይ በቀላሉ እነኚህ ነገሮች። ብዙ አሉ የሚለውን ነገር ማሳፈል ያለው እና እንቁጣጣሽ በዓል በጣም ነው አዲስ አመት መለወጫ በዓል በጣም ነገሮች አሉት። በጣም ደስ የሚሉ ነገሮች አሉት በጣም ደግሞ እንትን የሚሉ ነገሮች አሉት። ቅር የሚያሰኙ ነገሮች ሆኖታል። አዲስ አመት ሄዶ አዲስ አመት ሲመጣ ሩቅ የሆነ አመሰንሸኝ ወይኔ አመት እኮ እንደዚህ ነበር ብለን አዲሱን አመት ደግሞ በተስፋ እንቀበላለን። አንዳንድ ሰው ደግሞ አዲስ አመት ሲገባ ደስ የማይል ሰው ይኖራል። እና እንደ አጠቃላይ ግን አዲስ አመትን በልዩ ትምህርትና በልዩ ፍቅር እንቀበላለን ማለት ነው። እንዳትጠቀም

ቀጣይ ደግሞ ሳህኖችን ማጠብ ትወዳለህ የሚል ነገር አለ? ሳህኖችን ማጥብ እወዳለሁ ደስ ይለኛል የሆነ ነገር ነገር ማጽዳት እፈልጋለሁ። ምክንያቱም ያው ብዙም ደስ አይለኝም ግን ግዴታ ማጠብ አለብኝ። በቃ ግዴታ ነው መሰራት ያለብኝ ነገር ነው። እወዳለሁ አልወድም የምለው ሀሳብ ሳይሆን። ሳህኖች አሉ ሳህኖች ማጠብ አለብኝ አዎ ማጠብ አለብኝ ምንም ጥያቄ የለው ነገር ማለት ነው። እና ሳህኖችን ታጥባለህ ወይ ካልከኝ? ሳህኖችን ማጠብ ባልወድም አጥባለሁ ብዙ የሚያስደስተኝ ነገር አይደለም። ምክንያቱም እነኚህን እቃዎች በአጓቡ ማጠን መቻል አለብን እያንዳንዱን ነገር ማለት ምክንያቱም እንደዚህ እንደቀላል የምንጠዋቸው ነገሮች አይደሉም እነዚህ ሳህን ምናምን የምንላቸው ነገሮች። መታጠር ያለባቸው መስተካከል ያለባቸው ነገሮች ናቸው። እና ሳህኖችን ነው የማጥበው የሚለውን ነገር ማሳሳት እፈልጋለሁ። በብዙ መልኩ ሳህኖችን በአግባቡ አጥባለሁ በብዙ መልኩ በንጽህና እይዛቸዋለሁ። አሪፍ አድርጌ አጥባቸዋለሁ የሚለውን ነገር ማንሳት እፈልጋለሁ በብዙ መልኩ ማለት ነው። እና ሳህኖች ማጠብ በጣም ነው የምወደው የሚለውን ነገር ማንሳት እፈልጋለሁ። ምክንያቱም ሳህኖችን በአግባቡ ማናጥባቸው ከሆነ ይበላሻሉ ደግሞ ምንድነው? ዛሬ ሳህናችንን የምንበላበት ማንኛውም አይደል ሳህን ሊሆን ይችላል ትሪ ሊሆን ይችላል። ደስት ሊሆን ይችላል በረት ደስት ሊሆን ይችላል ወይም ደግሞ ማንኛውም የምንጠቀምበት የሳህን አይነት ቢሆን። በአግባቡ ዛሬ እጽድተን ካልያዝነው ወይም ደግሞ በአግባቡ አልጠቀምንበት እንዲቸገራለን ነገ ማለት ነው። እና ዛሬ ለምሳሌ ቀርብታ በልቼበት በስራ ሳላጥበው በየቁጭ ካደረኩት ነገ መጥቼ ልበላ ነው ምን ልበላ ነው? ይሄን ይዋልል አንደኛ ትልቁ ነገር ምንድነው? ይሄን የሰራሁት ነገር አለ ይሄን የሰራሁትን ነገር። በአግባቡ የተመገብኩበትን ነገር በንጽህና በአግባቡ ንጽህናውን ጠብቄ ካስቀመኩኝ ግን ያንን ሳህን አጥባለሁ ማለት ነው። አጥቤ አስቀምጣለሁ ማለት ነው። እና ምንድነው ይሄ ነገር ትንሽ አስቸጋሪ የሚሆነው በተለያዩ ሆቴሎች አካባቢ በተለይ በደንብ ደንበኛ የሚመጣባቸው። ሆቴሎች አካባቢ በምንሆን ሰዓት ግን እነኚህን እቃዎች እንትን ማለት ያስቸግራል ይከብዳል። ምክንያቱም እነኚህ እቃዎች ሳህኖችን በምናጥብ ጊዜ። አለምሳሌ አሁን በልቶ አሁን ያልቃል አሁን ተበልቶ አሁን ይመጣል አሁን ተበልቶ አሁን ይመጣል። እና እንደዛ በሚሆንበት ጊዜ አስቸጋሪ ነው ይከብዳል። ምክንያቱም አሁን አሁን አስተካከልን ብለን አሁን ዞርስን ለአሁን የሚበላሽ እና አሁን እንትን የሚል ከሆነ ዝም ሺህ ከብዳን ማለት ይሄ ነው። ለማለት ያስቸገረን ምክንያቱም ሳህኖቹን ማጠብ ብቻ ሳይሆን ያጠብነውን ነገር ደግሞ መጠቀም መቻል አለብን። እና በጣም ነው እኔ ሳህኖችን ማጠብ ደስ ባይለኝም እንዲህ አይነት በጣም በሚበዛበት ጊዜ ግን ያስቸጋሪ ነው ለምሳሌ ሆቴል ውስጥ የሚሰራ ሰው። አሁን ያነሳሁት ሀሳብ አለ አይደለ በጣም ውሳን ነው የሚመጣበት ወደ እሱ እየተበላ ይፈጣል ወደ እሱ እየተበላ ይፈጣል እና ቀኑን ሙሉ ሳህን ማጠብ ከሆነ ስራው በጣም ከባድ ነው። በጣም የሚያስጠላና ለስማኝ ነገር ነው። ምክንያቱም ቀኑን ሙሉ ሰዓት እያጠበ የሚውል ሰው ከሆነ በጣም ነገሮች በጣም አስቀያሚ ነው የሚሆኑበት ብዬ አስባለሁ። እና በተቻለ አቅም ሳሀኞችን ያጠበን ብቻ ከመኖር የጊዜዋን የምናጥባቸው ግን እኔ ለቤቴ ውስጥ ብቻ ለምሰራበት ማጥባቸው በጣም ነው የሚሆነው ግን ምንም የሚከብድ ነገር የለውም። እና ያው ግዴታ ግን እንደዚህ አይነት ዘርፍ ውስጥ ያለ ሰው የግድ ማጠብ አለበት ማለት ነው። እና ምንድነው ማስታወሻ የሆነ ድግስ ጊዜ ነበረ እና አካባቢያችን የሆነ ድግስ ነበር። ሰው በጣም እንደ ጎርፍ ነው ሰው የሚሄደው ማለት ነው። በቃ ከዛ ይመጣል ከዛ ይመጣል በሰልፍ ነው። ምግብ የሚበላው እና የሰርግ ስነ ስርዓት ነበረ። ጊዜው ይሄ ሰርግ ስነ ስርዓት ላይ በጣም ሰው ተጠርቷል ከመጠን በላይ ሰው የተጠራው። እና ያ ሁሉ ሰው ይመጣል አስተናጋጆቹ ያስተናግዳሉ ይስተናገዳል ይስተናገዳል ይስተናገዳል። እና ተስተናግዶ ተስተናግዶ ምንድነው እቃ? ሳህኑ የታጠህ የሚሄድብህ ሳህኑ የታጠህ የሚሄድብህ ሁኔታ አለና ሳምንቱ በጣም ከመጠን በላይ ከመሆኑ የተነሳ ሳህኑ ታጥቦ ታጥቦ ታጥቦ የሚያሰለችው ሆነ። በቃ አሰልቺ ሆነ ያን ስራ መስራት ራሱ ማለት ነው። እና ሳህን አጣቢው ተቀጥረው ነበር እና እነሱ ራሱ መረራቸው ሰሃን ማጠቡ ማለት ነው የሰለቻቸው። እና ሰልችቷቸው ራሱ ያንን ማጠብ በጣም እንትን ያሉበት ሁኔታ ነበር። እና በብዙ መልኩ ስናነሳ ሳህን ማጠብ ራሱ ከበዛ ያስጠላ። እና የሚለውን ነገር ማንሳት እፈልጋለሁ። ነገር ግን ሳንማጠብ እኔ ራሴን የምመገብበትን ለራሴ ጥቅም ብሎን ራሴ በላሁበትን ወይም ደግሞ ብዙ አልሆነም የሄደው መጠነኛ ከሆነ ሳን ማጠብም አይረብሸኝም ያዋጥባለሁ ግዴታ ማጠብ ያለብን ነገር ከሆነ እስከሆነ ድረስ አጥባለሁ ማለት ነው። እና ማጠብ ያለብኝ ከሆነ ደግሞ የግዴታ ማጥፋት አለብኝ ምንም ወደዚህም ወደዛም የምለው ነገር የለም። ምክንያቱም እኔ ያላጠብኩት ማንም ሊያጥብልኝ አይችልም የኔ ቆሻሻ ራሴ ነኝ የማጸዳው። ስለዚህ የኔን እንትን የምለውን ያደፈውን የራሴ ነኝ ማጸዳው ራሴ ነኝ የማጥበው ሚለውን ነገር። ማንሳት እፈልጋለሁ ማለት ነው። እና ራሴ አሪፍ አድርጌ አጥባለሁ የሚለውን ነገር። ማንሳት እፈልጋለሁ። በብዙ መልኩ ሳህኖችን የምናጥብበት ሁኔታ ይኖራል እና ከብዙ ነገር አንፃር ስናየው ሳህኖችን ማጠብ በጣም እንትን ነው። ትልቅ ነገር ነው የሚለውን ነገር መንሳት እፈልጋለሁ። ሳኖችንም በጣም ነው ማጠብ የምወድበት ሁኔታ አለ የማልወድበት ሁኔታ አለ። ትንሽ ከሆኑ ብዙ የሚረብሽ ነገር የለም ነገር ግን ብዙ ከሆነ ትንሽ ደስ የማይልበት ሁኔታ አለ ማለት ነው። እና እንደየሰው ሁኔታ ይለያያል። ግን እኔ አወድዳለሁ አልወድም ሳይሆን መስራት ያለብኝ ስራ ነው እሰራለሁ ነው ያልኩት እንጂ። ብዙም የሚያስደስት ነገር አይደለም ይሄንን ስራ መስራት ማለት ነው። እና አንድ አጠቃላይ ይሄንን ይመስላል በዚህ ርዕስ ዙሪያ አለኝ ያ ሀሳቤን ይመስላል።

አሁን ደግሞ ጊዜህን በደንብ ታስተዳድራለህ እሚል ሀሳብ አለ። ጊዜ ስናነሳ በጣም ብዙ ነገሮች አሉ ጊዜ በጣም ወሳኝ ነገር ነው። ጊዜ ወርቅ ነው ይባላል ጊዜ ዳይመንድ ነው ጊዜ ህይወት ነው ጊዜ ይቆርጣል ጊዜ ያደማል ጊዜ ይፈውሳል ጊዜ መድሃኒት ነው። ጊዜ ሁሉ ነገር ነው የጊዜ እንጂ የሰው ጀግና የለውም ይባላል እንዲያውም ካስተዋልን ማለት ነው። እና በብዙ ነገሮች አንፃር ስናይ ጊዜን በደንብ ታስተዳድራለህ ወይ እሚል ሀሳብ አለ? እና ጊዜዬን በደንብ ነው እማስተዳድረው በደንብ አስተዳድራለሁ ብዬ ከሚያስቡ ሰዎች ውስጥ አንዱ ነኝ። ምክንያቱም ጊዜዬን በአግባቡ ነው እምጠቀመው በቻልኩት አቅም ጊዜዬን በአግባቡ ለመጠቀም እሞክራለሁ። ማንኛውም ነገር ቢሆን ጊዜን መጠቀም ካለብኝ ማከናወን ያሉብኝ ነገሮች ካሉ መስራት ያለብኝ ነገሮች ካሉ በሚገባ ነው እምሰራው እሚለውን ነገር ማንሳት እፈልጋለሁ። ምክንያቱም ጊዜ ከምንም ነገር በላይ ወሳኝ ነገር ነው እሚለውን ነገር ማንሳት እፈልጋለሁ። እና ጊዜህን ደግሞ ከምንም ነገር በላይ በአግባቡ መጠቀም አለብኝ ብዬ የማስብ አይነት ሰው ነኝ እና ከዛ አንፃር ጊዜዬን በሚገባ ነው እምጠቀመው እሚለውን ነገር ማንሳት እፈልጋለሁ በብዙ መልኩ ማለት ነው። እና ጊዜ ለደሃም ለሀብታምም ለባለጸጋም ለሁሉም እኩል የተሰጠች ጸጋ ነች ጊዜ ማለት ነው። ለኔ ተለይቶ ትርፍ ሰዓት አይሰጠኝም ሃያ አራት ሰዓት ነው የተሰጠን ለሌላው ተለይቶ አርባ ስምንት ሰዓት አይሰጠውም ለኔም ለባለሀብቱም ለደሃውም እኩል አርባ ስምንት ሰዓት ነው የሚሰጠን። ስለዚህ ትልቁ ጊዜ ላይ ስናነሳ በጣም ውስጤን የሚከነክነኝ ነገር ጊዜ ያልፋል በቃ ጊዜ እሚያልፍ ነገር ነው። ጊዜ ያልፋል አይደል እሚባለው ጊዜ ያልፋል። ዛሬ ሰራው ብለን እንትን ካልን ቁጭ ካልን ጊዜ ያልፋል ጊዜ መሄዱ አይቀርም መቁጠሩ አይቀርም መሄዱ አይቀርም። በቃ እኛ አልሰራንበትም አልሰራንበትም ተኛንም ቆምንም በቃ ምንም አደረግን አላደረግን ማህበራዊ ሚዲያ ላይም ተመሰጥን እዛ ነገር ላይ ብዙ ሰዓትም አቃጥልንም አላቃጥልንም ጊዜያችን በቃ ይቆሰዋል በቃ ይሄዳል ማለት ነው። ምንም ጥያቄ የለውም እዚህ ጋር በጣም በብዙ መልኩ ጊዜን ለማስተዳደር ደግሞ ራሱን የቻለ ጥበብ ይፈልጋል። ሙያ ነው ብዬ ነው እማስበው ስለ ጊዜ ሳስብ ማለት ነው እና ራሱን የቻለ ሙያ ነው። ጊዜ እያንዳንዱን ነገር ምን ምን አቅጣጫ እምናስቀምጥበት ራሳችንን እምናውቅበት በጊዜ አማካኝነት ነው ስለጊዜ ሳስብ እዚህ ጋር በቀላሉ እማነሳው ሀሳብ አይደለም ስለ ጊዜ ማለት ነው። እና ጊዜ አንድ እና ሁለት አይደለም ጊዜ በጣም ብዙ ቀናቶችን በውስጡ ይዛል እና ስለ ጊዜ ሳነሳ በጣም ብዙ ነገሮች አሉ አንድ ዛሬ ጊዜ እንደዚህ ነው ምናምን ብዬ አጠር ያለ ነገር መስጠት አልችልም። ምክንያቱም ጊዜ ትንሽ ነገር አይደለም በጣም ጊዜ ወሳኝ ነገር ነው በጣም ጊዜ አስፈላጊ ነገር ነው። እና ከብዙ ነገሮች አንፃር ስናይ ጊዜ በጣም በብዙ መልኩ ጊዜ አስፈላጊ ነው እሚለውን ነገር ማንሳት እፈልጋለሁ። ስለ ጊዜ ሳነሳ በጣም ብዙ ነገሮችን አነሳለሁ እና ብዙ ጊዜ ውጤታማ እምንሆነው በጊዜ ላይ በመመርኮዝ ነው ጊዜ ላይ ከሰራን እኛ ውጤታማ እማንሆንበት ምንም ምክንያት የለም። ጊዜያችንን በአግባቡ ከተጠቀምን መማር ያለብንን ከተማርን መስራት ያለብንን ከሰራን ውጤታማ እሚያደርጉ ነገሮች ውጤታማ እሚያደርጉ ነገሮች ላይ ከውጤታማ ስራዎችን ከሰራ ውጤታማ እማንሆንበት እና ጊዜዬን በደንብ እማናስተዳድርበት ሁኔታ አይኖርም። እኔ ጊዜዬን እማስተዳድረው እንዴት ነው መስራት ያለብኝን ስራ እሰራለሁ አለቀ በቃ ይሄ ነው ዋናው ነገር መስራት ያለብኝን ነገር ደግሞ ውጤታማ እማልሆንበት ምንም ምክንያት የለም። ስለዚህ ውጤታማ ለመሆን ደግሞ መስራት አለብኝ ለመስራት ደግሞ መማር አለብኝ ከተማርኩ እየተማርኩ እየሰራሁ እየተማርኩ እየሰራሁ እማላውቃቸውን ነገሮች እያሻሻልኩ ነው ብዙ ነገሮችን እያሳደግኩ ነው እምሄደው ማለት ነው። እና ጊዜህን በደንብ ታስተዳድላለህ ወይ ካልከኝ በቻልኩት አቅም ጊዜዬን እንዳይባክንብኝ ጊዜዬ እንዳይቆጥርብኝ ምክንያቱም ጊዜ ባልሄደው ቁጥር እየቆጠረ ነው። እሚሄደው እድሜዬ እያለቀ ነው እሚሄደው እና ቢያንስ በቻልኩት አቅም እድሜዬን መቆጣጠር እምችለው ጊዜ ላይ በመስራት ነው። ዛሬ ላይ ከሰራሁ እድሜዬን የሆነ ያህል ማዳን እችላለሁ የሆነ ያህል ጊዜን ማርዘም እችላለው። ነገር ግን ጊዜ ላይ ካልሰራሁ ጊዜዬን እያባከንኩ እየተዝናናው ፏ ምን እያልኩ እየተዞርኩ አለባሌ ቦታ ላይ እየተገኘው ጊዜን እማባከን አይነት ሰው ከሆንኩኝ ደግሞ ጊዜ የሆነ ቀን ይጫወትብኛል ማለት ነው። እና ጊዜን ማስተዳደር በጣም ወሳኝ ነገር ነው። ጊዜን በደንብ ነው እማስተዳደረው ጊዜን በእቅድ ነው እምጠቀመው በቻልኩት አቅም እማይሆን ነገር ላይ ለኔ ትርፍ እማያመጣ ነገር ላይ ውጤታማ እማያደርገኝ ነገር ላይ ጊዜን አላባክንም በምችለው አቅም ሁሉ ማለት ነው። ግን ለኔ ትርፋማ ሊያደርገኝ የሚችል ለኔ ውጤታማ ሊያደርገኝ የሚችል ነገር ላይ በሙሉ ጊዜን በሙሉ እዛ ነገር ላይ እሰውዋለሁ ማለት ነው። በቃ የግድ ነው መስራት አለብኝ ጊዜዬን ነው። ጊዜዬን ደግሞ በአግባቡ መጠቀም አለብኝ። ምክንያቱም ዛሬ ችላ ብየ ያሳለፍኩት ነገ ቁጭ ብኝ ይሆናል ማን ያውቃል? ነገ ደግሞ ይሄንን ዛሬ መስራት የምችለውን ስራ ነገ ምን አልባል አልሰራም መስራት ላልችል ይችል ይሆናል ማን ያውቃል? ስለዚህ በተለይ የምንያት ነገ ባልሰራው ኖሮ ዛሬ እሰራዋለሁ ብዬ ነገ ባልሰራ ስለዚህ በተቻለኝ አቅም ዛሬን ለመኖር ዛሬ ላይ መስራት ያሉብኝን ለማከናወን ዛሬ ውጤታማ ለመሆን እምችልባቸውን ነገሮች በመፈለግ ህይወቴን ጊዜዬን በአግባቡ ለመጠቀም እሞክራለሁ። ጊዜ ካለፈ የሚያዝ ነገር አይደለም በሚለው ሀሳብ ማለት ነው

የሸክላ እቃዎችን ትጠቀማለህ ወይ? በሚለው ርዕስ ዙሪያ በጣም ብዙ ሀሳቦችን አነሳለሁ የሸክላ እቃዎችን የምጠቀምበት ሁኔታ አለ የሚለውን ነገር ማንሳት እፈልጋለሁ። እና የሸክላ እቃ ያው ብዙ ጥቅሞች አሉት። ለምሳሌ በጣም ብዙ ነገሮች አሉ ከምግብ መስሪያ ድስት ጀምሮ እስከ ትልልቅ ሸክላ እቃዎች ድረስ እምጠቀማቸው የሸክላ እቃዎች አሉ። እነዚህ የሸክላ እቃዎች በሚገባ ነው የምጠቀመው የሚለውን ነገር ማንሳት እፈልጋለሁ። የ ሸክላ አቃ በጣም ብዙ ጥቀሜታዎች አሉ የሚለውን ነገር ማንሳት እፈልጋለሁ ከብዙ ነገሮች አንፃር ማለት ነው። እና ምናልባት የቸክላ እቃዎች ጉዳታቸው የመሰበር ሁኔታቸው በጣም ከፍተኛ ነው የሚለውን ነገር አያይዤ ማንሳት እፈልጋለሁ